ሹራብ መስፋት እችላለሁ የጥለት አሁን ሽቦ በመጠቀም የሆነ ሚስማር ወይም የሽቦ መስሪያ አለ በሽቦ መተጠቅመን የምንሰራበት እና ትክክለኛ ሹራብ ባይሆንም እንደ ቆብ አይነት የደብተር ሚያዣ የኮሮጆ ይባላል። በእኛ አካባቢ እሱ እሱንም ሊሆን ይችላል እሰራለሁ። ስለዚህ ሽራብ መስራት ዲዛይኑን ባልጠብቅም ሽራብ መስራት እንደ አጠቃላይ እችላለሁ ማለት ነው።

እኔ ቦርሳ የወንድ ከመሆኔ አንፃር ቦርሳ ተጠቅሜ አላውቅም ግን ሻንጣ ካልከኝ ይሄ ጥቁሩን ሻንጣ በጀርባ የሚታዘረውን ሻንጣ እሱን እጠቀማለሁ ወደ ወደ ከተማ ወደ ገጸር ስወጣ ወይም ወደ ቤተሰብ በሚሄድበት ሰዓት የጥቁሩን ሻንጣ ትልቁን ልብሱን ሽክፍ አድርጌ የሚይዝበት ትልቁን ሻንጣ እጠቀማለሁ በነገራችን ላይ በጣም ጠቃሚ ነው። ብዙ ልብሶችንም፣ ብዙ የተለያየ ምግቦችንም ልንይዝበት ስለምንችል ይሄ ጥቁር ሻንጣ በጀርባ የምታዘለው በጣም ጥሩ ነው እሱን ነው የምንጠቀመው።

ሰዎችን በአይን ትመለከታለህ ነው የሚል ነው አዎ በደንብ ነው የምመለከተው ቀደም ቀደም ፈራ ነበረ። አሁን ግን ከዩኒቨርሲቲ ቆይቼ ተመጣሁ በኋላ በቃ ምንም አልፈራም መድረክም ምራ ብባል እመራለሁ። ሰዎችንም አይን ላይን በጣም ነው አሁን የማያቸው ስጀምር እኔ አንድ ሰው ሳወራ እዘው አይን ባይን ካልተጋጨን እንዲህ አይን ላይን ካልተያየን እውነት የተወራራ አይመስለኝም። እና አሁን ባለውበት ሰዓት ምንም ትንሽም ይሁን ትልቅም ሰው ይሁን በቃ አይን ላይ ነው በጣም ተጋጭቼ ነው የማወራው። ቀደም እርግጥ መፈራት ብዙ ምክንያት ነበረኝ። ጥርሴም ተወላገደ ምናምን ስለነበር አይን የማፈር የማፈር ችግር ነበረብኝ። አሁን አሁን ግን ምንም ነገር አይን የሚባል ነገር ያላፍለሙ በፕሬስ አስተጋግዬው ጥርሴም በጣም ቆንጆ ሆኗል። ከዛ የሚተነሳ በቃ ሰዎችን አይን ለአይን ነው የተጋጨው እያወራሁ ያለሁት። እና እንደ አጠቃላይ ለጥያቄው መልስ ሰዎችን በአይነ ትመለከታለህ በደንብ ነው የምመለከተው። ምንም ችግር የለብኝም

የቀረ ምግብ ትበላለህ ወይ? አዎ የቀረ ምግብ እበላለሁ። እንደውም በተለይ ሀገራችን ላይ አሁን የተሰራው ወጥ ሊተርፍ ይችላል አድሮም ቢሆን ያንን ሞቅ ሞቅ አድርገን ነው የምንመገበው። ያው እርግጥ አይመከርም ግን ተኢኮኖሚ አንፃርም ስናይ ያን የተረፈ ምግብ ብንደፋ በኢኮኖሚያችን ላይ ተጽዕኖ ስለሚያሳድር እንበላለን እንጠቀማለን። ሌላው አንዱ አሁን እናት ወይም አባት የበላውን ምግብ እሱ የተረፈውን ልጆች ይበላሉ በቃ ይሄ ባህላችንም ነው የሚያስደስትም ነገር ስለሆነ የተረፈ ነገር በጣም ነው እየበላን ያደግን አሁንም እየበላን ነው። ያው እርግጥ አይመከርም ግን ተኢኮኖሚ አንፃርም ስናይ ያን የተረፈ ምግብ ብንደፋ በኢኮኖሚያችን ላይ ተጽዕኖ ስለሚያሳድር እንበላለን። እንጠቀማለን ሌላው አንዱ አሁን እናት ወይም አባት የበላውን ምግብ ከሱ የተረፈውን ልጆች ይበላሉ በቃ ይሄ ባህላችንም ነው የሚያስደስትም ነገር ስለሆነ የተረፈ ነገር በጣም ነው እየበላን ያደግን አሁንም እየበላን ነው። በቃ አስደሳችም ነው የተረፈ ምግብ ክቡር ስለሆነ የተረፈውን ምግብ ወደ ሜዳ አውጥቶ ከመጣል መጠቀም። ከፈጣሪ ለጥቆ ምግብ ስለሆነ ምግብን በጥንቃቄ ምግብን የገፋ ሰው እህሉ እንጀራው ይገፋል ይባላሉ እና ለእንጀራ ለምግብ ክብር ስላለን የተረፈ ምግብ ይኸው እንበላለን

አዎ የሽያጭ ግቦች አሉኝ አሁን በቅርቦ እንደ የችሎ ክህሎቶችን የስለማመድኩ ነው። ለምሳሌ ቪዲዮ ኤዲተር ግራፊክ ዲዛይን። እነዚህ ፋይበር ላይ የሚሰሩ እንደ ዳታ ኢንተሪ ቡክ ኪፒንግ እነዚህ አይነቶችን በጣም የተለማመድኩ ነው። ስለዚህ እነዚህ ነው ፋይባር ላይ አፕወርክ ላይ እሸጣችኋለሁ ወይም ኦንላይን ማርኬቶች ላይ ለመሸጥ የያዝኳቸው እቅዶች ናቸው በቅርቡም ያደረኩት ነው። አፕወርክ ላይ እንደውም ባለፈው የሆነ ሪሰርች ያለኝን ክህሎት ሸጫለሁ። እና የሚሸጡ ብዙ አይነት ሽያጭ ግቦች አሉኝ ሌላው ደግሞ ሲቀጥል ይሄ ወደ ቢዝነሱ አለም ወይም ወደ ንግዱ አለም ስንገባ። እነዚህ የገበሬ ምርቶችን እንደ ጤፍ ምናምን እንደበቀሉ አይነቶችን ምርቶችን ለመሸጥ አቅጃለሁ ያው ቢሳካልኝ እና ፈጣሪን ቢረዳኝ እነሱን እነሱን የዣለሁ ግቦች እነዚህ ናቸው

እኔ የምወደው ከተማ የሆነ ሀገር ኢትዮጵያ ብዙ የሚወደዱ ብዙ የሚያምሩ ከተማዎች አሉ። በአንደኝነት የምወደው ባህር ዳር ነው ባህር ዳርን የምወድበት ምክንያት አየሩ ጥሩ ነው። መዝናኛ ጣና አለ። በቃ ለመኖር የምትመች ከተማ አስራ ሁለት ባህር በአንደኝነት እወዳለሁ። ሌላ ያየኋት ደግሞ ሀዋሳ ሀዋሳም ለመኖር በጣም ደስ ይላል። እዛ መዝናኛ ወሃ እዛ እየተዝናናህ ለመኖርም ጥሩ ነው በቃ የስራ ሀገር ናት ደስ ትላለች። ሌላው ሲቀጥል እንደ ኢትዮጵያ አዩዋት ለመኖር ድሬዳዋ ድሬዳዋ ደግሞ የወደድኩላት ከተማዋ ሳይሆን ህዝቡ በጣም እንግዳ አክባሪ ነው። ከሰው ጋር የመግባባት በቃ ሁሉም ሰው አንድ አይነት ነው። በእምነት በብሄር ምናምን የተከፋፈለ ነገር አይደለም። ድሬድዋም ለመኖር ደስ ይላል። ሌላው ሰርተለው ማደግ ከሆነ ግን አዲስ አበባም በጣም ነው የምመርጥ ምክንያቱም አዲስ አበባ ላይ ብዙ የተለያየ ስራዎች አሉ የፈለከውን ስራ መስራት ትችላለህ። በቃ ብዙ የስራ እንትኖች አቅርቦት ስላሉ አዲስ አበባን በጣም ነው የምርጥነው። ለማደግ በኢኮኖሚ ለማደግ ከሆነ አዲስ አበባን እመርጣለሁ

አዎ በመስመር ላይ የተለያዩ ነገሮችን የሚያስፈልጉ ነገሮችን እገዛለሁ። እንደውም በአብዛኛው የምሰራውም ከመንግስት መስሪያ ቤት ስለሆነ ከቤት ይዠም አልሄድም ምሳም እና እነዛንም ምሳዎችን በአብዛኛው ግዥ የማደርገው ከመንገድ ላይ ነው። ሌላ የሚጠጡ ነገር እንደ ውሃ አይነት ሊሆን ይችላል። ቀለል ቀለል ያሉ ምግቦችንም ሊሆን ይችላል። በቃ እንዳለ መስመር ላይ በጣም ነው የምገዘው በአብዛኛው ምክንያቱም ከሰኞ እስከ አርብ ድረስ የምውለው ከተማ ላይ ነው። ስለዚህ መግዛት አለብኝ የሚጠጣም ነገር ሊሆን ይችላል የሚበላም ነገር ሊሆን ይችላል ያ ያን በቃ እንዳጠቃላይ ከውጭ ላይ ነው የምገዛው

ትደርሳለህ አዎ ወደ ስራ በሰአት ነው የምደርሰው ሰዓት እንደው በጣም አክባሪ ነኝ። እኔ አንድ ደቂቃም ሁለት ደቂቃም ሰው ቀጥሬ የሚቀጣ ከሆነ በጣም ነው የምናደደው። እና እኔ እንኳን ወደ ስራ ሰው ራሱ ቀጥሬ በሰአቱ ካልተገኘ መገኘት በጣም ነው ይሄ ልማዴ ነው። ልገኝ የመገናኛ ሰዓታችን አንድ ሰላሳ ደቂቃ ሲቀረው በቃ ዝግጅት አደርጋለው። ቀጠሮ እንዳለ በደንብ ነው ማስብበት። ከዚህ የተነሳ ይመስለኛል ሰው ቀጥሮ ሊሆን ይችላል ወይም በተባለው ሰዓት ሰው ካልተገኘ በጣም ነው የምናደደው። የሰዓት ጥቅም በጣም በጣም እኔ አሁን ገብቶኛል። በቃ ተሄደ በብር ልንተካው የማንችለው ነገር። በጣም አንገብጋቢ ነገር ነው በነገራችን ላይ። እና ስራ ላይ በጣም በሰአቱ ነው የምገኘው። የኔ ችግር አለ የምለው ምንድነው? በሰአቱ እገኛለው። አንድ ሁለት ሰዓት አንድ ሶስት ሰዓትም ይፍጂብኝ። ግን በጣም በጥንቃቄ በጣም በፍጥነት በጣም ትኩረት በሞላበት ሁኔታ ሰራ ሰራና። ስራው ካለቀ ትቼ እመጣለው ወደ ቤት። ምክንያቱም ስራ ከሌለ ለምን እቀመጣለሁ? መጥቼ እንደዚህ አይነት ስራዎችን መጽሐፍ ማንበቦችን ብዙ ስራ ስራ አሉ። ቤት እመጣና የተለያዩ ስራዎችን እሰራለሁ ግን ስራ ላይለ የምገኘው በሰአቱ ነው

ጥሩ ጥያቄ ምን አይነት ጫማ ትወዳለህ የሚል? እርግጥ ጫማ ልተማረጥ የምትችል እንደ ሀገር ኢኮኖሚ እንደ ግለሰቡ ኢኮኖሚ ሊወሰን ይችላል። አሁን እኔ እንደ እንደ እኔ የትኛው ትመርጣለህ ቢባል ቀለል ያሉ ጫማ ለ እግር የሚመቹ በጣም ቀላል የሆኑ እግር ላይ የማይከብዱ እንደ ፍላት አይነት ጫማዎች ቢሆኑ በጣም ነው ደስ የሚለኝ። ግን እርግጥ እንደ አይነቶችን ለማግኘት አንደኛ ከኢኮኖሚ አንፃር እንደ ኢትዮጵያ ደግሞ አብዛኛውን የምትጠቀመው የውጭ ግብአት ነው የውጭ ጫማዎችን ነው በጣም ውድ ናቸው በዶላር ስለሆነ የሚመጡት እነሱ ለመጠቀም በጣም ከባድ ነው። እነ ቀለል ያለ የሀገር ውስጥ ምርት በ የሀገር ውስጥ ምርት ከሆነ ብዙም ፈላግ ስለማይኖረው። ወይም በአሰራሩ በዲዛይኑ ሊሆን ይችላል ባለው በቅርጽ ሁኔታ ሊሆን ይችላል ብዙም ሰው አይፈልገውም እና እሱ ርከስ ያለ ነው። እነሱን እንጠቀማለን በይበልጥ ግን በኢኮኖሚ ጥሩ ነገር ከሆነ የውጭ ጫማ እንደ ፍላት አይነቶች ብዙ አይነት ጫማ ጫማዎች አሉ። እነሱን እነሱን መጠቀም እመርጣለሁ

እኔ የምሰራበት የስራ ግዜየ የመንግስት መስራት ነው የምሰራ ከሰኞ ስካአርብ የመንግስት መስሪያ ላይ እሰራለሁ። እሁድና ቅዳሜ ደግሞ ሌላዎችን ከተጨማሪ ስራዎችን። በአሁኑ ጊዜ ቴክኖሎጂው በዘመተበት ሰዓት። ቴክኖሎጂው ላይ የሚሰሩ ስራዎች ቴክኖሎጂን ተጠቅመን የምንሰራቸው ስራዎች በጣም ብዙ ስለሆኑ እዛ ላይ ያሉ ስራዎችን አሳድዳለሁ። ለምሳሌ ተማሳድዳቸው ስራዋች አፕወርክ ላይ እሰራለሁ ፋይበር ለመስራት የሞከርኩ ነው። ሌላ እንደዚህ እንደ ጄኒ እንደ እናንተ እንደ ሳይለን ሲኦ ሳይለን ሲኦ አይነት ስራዋችን እያሳደድኩ እሰራለሁ። ግን ተሰኞ ስካአርብ ያለኝ የስራ ጊዜ ሁኔታ ምንድነው ቢባል? እሩቅ ነው የምሰራበት ስራ እኔ የምኖር ወጣ በየነው ከተማ የምሰራበት ስራ ግን መሃል ከተማ ላይ ነው። እና ሁሌ አስራ ሁለት ሰዓት ከአስር ከቤቴ ወጥቼ በመኪና እየሄድኩ የራሱ መኪና አለው በሱ እሄዳለሁ። ከዛ ከአሥራ አንድ ሰዓት ጀምሬ ወጥቼ ተሰልፌ ቆይና ከአስራ አንድ ሰዓት ተኩል ጀምሮ ወደ ቤቴ እመለሳለሁ። ልክ አንድ ሰዓት ላይ እቤቴ እደርሳለሁ ሁሌ ከሰኞ እስከ አርብ ይሄንን ይመስላል የኔ የስራ ጊዜ ሁኔታ። እሁድ አቅራቢ ሄዶ በፈለኩት ሰዓት ስፈልግ ቤተክርስቲያን እሄዳለሁ ስፈልግ እንደዚህ የኦንላይን ስራዎችን እሰራለሁ። በቃ በነጻነት እየሰራው ይሄ ነው ያለኝ የጊዜ

በመታጠቢያ ያው አንዳንድ ጊዜ መዘመር ሳይሆን ዘፈን እንደ ሀገራችን እንደ ኢትዮጵያ ዘፈን ነው መዝሙር ማለት የቤተክርስቲያን መዝሙር ነው። እሱ ደግሞ ጸጥ ያለ ቦታ በቃ የሆነ ጥሩ ሁኔታ ላይ ሆነህ በተለይ በቃ ራስህን የምታዳምጥበት ሰዓት መዝሙር ይቻ ይህ ነው የሚፈቀደው። እና እኔ አብዛኛውን ሻወር ላይ እንደዚህ አልዘምርም ዘፈን ግን አንዳንዴ ላንጎራጉር እችላለሁ ምክንያቱም ከሃያ እስከ ሰላሳ ደቂቃ ባለው ጊዜ ሻወር ቦታ ስለምቆይ። ያንን ልዘፍን እችላለሁ ወይም የሆነ ሙዚቃ ከፍቼ እሱን ሙዚቃን እያዳመጥኩ እሱንም እየዘፉ እያዘፈንኩ አብሬ ልዘፍን እችላለሁ። ይሄንን ይመስላል

በጣም ደስ የሚል ጥያቄ አዲሱን ቴክኖሎጂ መማር በጣም ነው የምወደው። ምክንያቱም አሁን ጊዜው ሙሉ በሙሉ ወደ ወደ ቴክኖሎጂ የተቀየረ ነው። ሁሉ ነገር እቤት ቁጭ ብላ የምትሰራበት ሁሉ ሁሉም ነገር ቤት ቁጭ ብላ የምትገዛበት በቃ ቴክኖሎጂን ተጠቅሞ የማይደረብ ነገር የለም። እና ቴክኖሎጂ መማርም በጣም ነው የምፈልገው። ለምን ልትል ትችላለህ አሁን ብዙ ስራዎች እየተሰሩ ያለ በመቀሳቀስ በመኪና በመሄድ በእግር በመጓዝ አይደለም። ሁሉም አሰሪውም ሰራተኛውም እቤት ላይ ቁጭ ብለው ነው እየሰራ ያለው እቤት ላይ ሆኖ። ለምሳሌ አፖርክን መውሰድ እንችላለን። ውጭ ያለ ድርጅት እኛን ከኢትዮጵያ ዜጋ ቀጥሮ ያሰራል ይሄ ማለት ምንድነው? እቤት ቁጭ ተብሎ የተሰራ ነው። እኔ ባካል መገኘት አይጠበቅብኝም። እቤቴ ቁጭ ብዬ መስራት የምችለው ስለሆነ እና ይሄን አዲሱን ቴክኖሎጂ መማር በጣም ነው የምፈልገው።

እኔ እንደኔ ምርጫ ከሆነ አሁን ወጣትነትም ሊሆን ይችላል የምመርጥ ፀሀይን ነው ብዙ ሰዓት ነው ፀሀይ የምሞቀው። ብዙም ጥላ እኔ ፈልጌ አላውቅም። ፀሀይ አለ በቃ ፀሀይ ካለ ፀሀይ ነው የምሞቀው። አሁን ለምሳሌ እኔ ከሰኞ እስከ አርብ ስራ ስሰራ እሄዳለሁ ከአንድ ሰዓት ተኩል እስከ ሁለት ሰዓት ተኩል ድረስ ፀሀይ ነው ምሞቀው ቀጥታ ማለት ነው። እና ቀጥታ ቢሮ ገብቼም ስራ ከሌለ ወጣ ብዬ ፀሀይን ነው ምሞቀው። ወጣ እልና ፀሀይ ነው ምሞቀው ፀሀይ በጣም ነው ምሞቀው። እርግጥ ከሰውነቴ መክሳት ሊሆን ይችላል አንድም ሙቀት ከለመድክ ያንን ሙቀት ስለሚያምር ሊሆን ይችላል እና እኔ እንደኔ ከጥላ ይልቅ ፀሀይን ነው የምወደው እርግጥ ፀሀይ መሞቅ በጣም ተመካሪ ነው። በጤና ቫይታሚን ዲ የሚባል በሽታ የሚመጣ ፀሀይ ካለማግኘት ስለሆነ ፀሀይ መሞቅን እኔ በጣም ነው የምወደው በጣም

እንዴ በጣም ነዋ የጨረቃ ብርሃን በጣም ነው የምወደው። በጣምም አሪፍ ነው የጨረቃ ብርሃን። አያቃጥልህ ምን አይልህ ስታየው ወጥተህ የሆነ በቃ ተፈጥሮ ነው የምታደንቅበት ነው። ጨረቃ ማለት ጨረቃ ተፈጥሮ ምን እንደምመስል ተፈጥሮ እንዴት እንደምታስደስት ፈጣሪያችን ምን አይነት የረቀቀ እንደሆነ የምናውቅበት ጨርቃና ከዋክብቶችን ስናይ ነው። ምን አይነት ተፈጥሮ ነው የምንለው። ምክንያቱም ምን ያህል ጨለማ የነበረውን ነገር ብርሃን ስለሚያደርግልን ጨረቃን በጣም ነው የምወደው

አዎ ኮምፒውተር መጠቀም እችላለሁ አሁን በደንብ ችያለሁ። እኔ የምሰራውም ቀን ተቀን የምሰራበትም ኮምፒውተር ስለሆነ ኮምፒውተር አጠቃቀም በጣም ነው የምችለው። እርግጥ ያው ብዙ ነገር አወቅኩ ተብሎ አይቆምም ብዙ ነገር አንድ ነገር ብታውቅ አንድ ነገር አናውቅም። መማር አለብኝ ገና ግን እንደ አጠቃላይ መነካካቱን ማውዙን ኮምቢተሩን። ዴስኩን በቃ ያሉ ነገሮችን እነዚህ አጠቃላይ ናቸው የሚባሉ ነገሮችን አውቃለሁ። ግን ብዙ ማወቅ ያለብኝም ነገር አለ። ደግሞም አስፈላጊ ነው አሁን ኮምፒውተር ኖሮ ወይም ጥሩ ስልክ ኖሮ የማይሰራ ስራ የለም። ሁሉን ነገር መስራት ስለሚቻል በጣም አስፈላጊም ነው። እና እኔ እንደአጠቃላይ ኮምፒውተር መጠቀም ይኸው እችላለሁ

ዳቦ ያው የተገኘውን ዳቦ ነው የምወደው። በተለይ የሀገር ቤት ወይም ገጸር ላይ የሚጋግር ዳቦ በጣም ነው የምወደው። ለስላሳ ነው ሙሉ በሙሉ ንጹህ በቀሎ እና ስንዴ ነው ሲጋገርም በማሽን ላይ ያለፈ አይደለም በሰዎች ጉልበት ለምሳሌ እናቶች ሲጋግሩ በጭሌ ጭሌም ሊሆን ይችላል ድፎርሽም ሊሆን ይችላል ሲጋግሩት በጉልበታቸው ምንም ማሽን ሳይጠቀሙ ነው። ያቦኩታል ያው ስንዴና በቆሎን አስፈጭተው ያቦኩታል አንድ ሶስት ቀንም ሊሆን ይችላል። አንድ ቀንም ፀሀይ አስመትተው ሊሆን ይችላል ወይም የዳቦ ማስነሻ ተጠቅመው ሊሆን ይችላል ለአብዛኛው ጊዜ አይጠቀሙም። ሶስት ቀን ሁለት ቀን ታቦኩት በኋላ ይነሳል። ያንን በደንብ የውሃ ዳቦ ከሆነ በትልቅ ብረምጣድ ነገር ብረድስጥ ነገር አድርገው ውሃ ውሃ ልክ ብረድስጥ ላይ ያደርጋሉ እዛ ላይ የሆነ ወንፊት ነገር አስቀምጠው በትሪ ያን ዳቦ አድርገው የውሃ ዳቦ ሊጋግሩ ይችላሉ። የምጣድ ዳቦ ከሆነ ደግሞ ምጻዱ ላይ ኮባ የሚባል አለ ይሄ ቅጣል ነገር አረንጓዴ ቅጠል ነው ኮባ ይባላል። እሱን ያደርጉና ከዛ ሊጡን አድርገው ይከድኑታል። እንደዛ አድርገውም ይጋግራሉ። በጣም በቃ የሚያምር በልተህ ማጠግበው ለጤና ምቹ በጣም አጥጋቢ በጣም ምወደው እሱን ነው። ሲቀጥል እዚህ ከተማ አዲስ አበባ ከመጣሁ በኋላ ደግሞ ይሄ በ እኮ በምንድነው በማሽን የሚጋግር ደባብ አለ። እሱ ያው አጥጋቢ አይደለም ግን ለእለቱ በቃ የምትጠቀመው ነው እና እሱን አንዳንዴ እጠቀማለሁ። ይኸውም በቃ አያጠግብም የሆነ ደስ የሚል ነገር የለውም ሲጀመር ውስጠ ባዶ ነው። እና እሱን ብዙም አልወደውም እኔ ምወደው ያን የሀገር ቤት ዳቦ ጭለጭላ ወይም ዲፎሽ ወይም የውሃዳቦ ተብሎ የሚጋገረውን ምክብ ነው የምወደው።

በቤተሰብ የሚከበሩ ብዙ አይነት ባህላቶች አሉ። በቀላሉ ስንሄድ አሁን እንደ ገጸር ዬ እንደከተማም ሊሆን ይችላል። የወር ባል የዓመት ባል የአመቱ ነው ምናምን የተባለም ይከበራል። በቀላሉ ስንሄድ በወር አሁን መድኃኒዓለም ሚካኤል ማርያም ገብርኤል ሊሆን ይችላል እነዚህ እነዚህን እየተጠበቁ ያክብራሉ። ለምን ይከበራሉ? በተለይ አሁን መድኃኒዓለም የሆነ ሰው በመድኃኒዓለም ቀን የሆነ ነገር ታዳነችው የሆነ ነገር ካደረገችለት ያንንም ባህል በደንብ ያከብረዋል እ እንደማለት ነው። ሌላ ባህል አሁን በገጠር ስንሄድ ማህበር የሚባል አለ። ማህበር ማለት ደግሞ እየተሰባሰበ ወጣት እንደ ወጣትም ሊሆን ይችላል እንደው ጎልማሳ አይነቱ። ተሰባስቦ ተሰባስቦ ማለት በቃ በዴምብ ይሰባሰቡና አንድ በአንደኛው አመት አንዱ ላይ በአንደኛው አመት አንዱ ላይ በአንደኛው አመት አንዱ ላይ ያለ በየተራ በየተራ እየዞሩ ድግስ እያደረጉ የሚያከብሩበት በሀል። ማህበር ይባላል። ሰንበቴ ማለት ደግሞ ይሄ ቤተክርስቲያን ውስጥ የሚደረግ ግን ሰዎች ተሰባስቦ በየተራ እ በቃ ፈጣሪያችን እንኳን ለዚህ ያደረሰን እያሉ የሚያደርጉት ሰንበቴ የሚባል ባህል አለ። ብዙ አይነት ባህል አለ። ሌላው ይሄ የአመት በቃ እንደ አጠቃላይ በሁሉም ሀገር የሚደረጉ አመት ባል የሚባል ነገር አለ። አመት ባል ማለት አንድ ቀበሌ ዘንድሮ አሁን በዚህ ወር አንድ ቀበሌ ይደግሳል ከዛ ቀጣይ አንዱ ቀበሌ ደግሶ በአመት አንድ ጊዜ የሚደረግ ባህል አለ። በቃ በአመት ባል ቀን ባይድም ቢሆን ገብቶ መብላት ይችላል። ይሄ ከሌዘር ነው። ምናምን የሚባል አይደለም ማንም ሰው ይምጣ ማንም ሰው ይምጣ በቃ ሊበላ አስቀምጣለሁ ድረስ ይበላል። በቃ ይበላል። አመት ባል ከሆነ ባይድም ቢሆን በቃ ትሰጠዋለህ ይበላል። እና እንደ አይነት የሚባል አመት ባል አለ። ሌላው ሰርግም አመት ባል ነው። ይሄ ልደት ልደት የሚባል አሁን ሰዎች ከተወለዱ ወንድ በአርባኛው ሴት በሰማንያኛው ቀን ላይ የሚደገስ ድግስ አለ። ይሄ ራሱ አንድ አመት ባልነው በቃ ሰው ተሰባስቦ እስከበላ ድረስ አመት ባለ ነው ብዬ አስባለሁ ይሄን ይመስላል

እውነቱን ለመናገር ሽማግሌ ማክበር እንደ ገጸር በጣም በሃይለኛው ነው ያለ በጣም ማለት ነው። ከተማ ላይ የለም ማለት ይቻላል ግን ቀድሜ የገጠሩን ላውራ አሁን ገዘር ላይ ወጥ ይሰራል አይደል። አባ ወራው ወይም አባትየው ካልመጣ ወይም አባታችን ካልመጣ ያ ወጥ አይቆረስም። ምንም ይራበው ልጆች ምንም ይራብ ከራበው በጨው በልቶ ይቆያል። ከዛ አባትየው ሲመጣ ነው ያ ወጥ ሚቆረሰው እሱ ሳይመጣ አይቆረስም። ይሄ አንድ ክፍር ነው። ሲመጣ ደሞ እንነሳለን። በቃ እሱን ተነስተን እናስቀምጥና እሱ ሲቀመጥ ተመልሰን እንቀመጣለን ተማሪዛን ይሄ ዋነኛ አከባበር ነው። ሌላው የሆነ ነገር ከተሸከመ የሆነ መኪና ቦታ ሊሆን ይችላል እሱ ቆሞ ህፃን አይቀመጥም። ተነስተን እናስቀምጣለን በቃ ይሄን ስራዎች አሁን የሆነ ሜዳ ላይ ስሰራ ተቆየ። የሆነ የሚሸከመው ቀምበር ሊሆን ይችላል ሞፈር ሊሆን ይችላል። እሱን ሄደን ተቀብለን እንመጣለን በቃ የሆነ ቅልል ይለዋል። ይሄ ይሄ ነው። ግን እንደ ከተማ ግን ስናይ ሽማግሌዎችን የማክበር እንትኑ በጣም ቀርቷል ይሄ ሶሻል ሚዲያው ይመስለኛል ሽማግሌ ማክበር የሚባል ነገር ጭራሽ የለም። ለምሳሌ እኔ አሁን መኪና ላይ እኔ ተቀምጬ ትልልቆች በጣም ቆመው ሲሄዱ አያለሁ። እኔን ለምን እንደማልነሳ እኔ እንጃ። በቃ አለ አደል የሆነ ልምድ ሆኗል እንደ ከተማ እርግጥ ይኸው ለመነሳትም ከባድ ነው። አንድ ለአንድ ሰው ይሄን ላድርግ ይሄን ላድርግ ብትለው ይሄማ ሌባ ነው ስለሚልህ ለሰዎች በጎ ማድረግ ቀርቷል እንደ ከተማ ስንሄድ በጣም ከባድ ነው። በዚህ አካሄዳችን ግን በጣም አስፈሪ ነው

አዎ ጢም አቆያለሁ ቶሎ ቶሎ አልቆረጥም እርግጥ እኔም ወጣት ነኝ ገና አሁን ነው የወጣ ግን በጣም በሃይለኛ ጺሜ ወጥቷል። እና አሳድጌ ከርከም ከርከም ቅርጽ አስወጥቼ ምናምን አቆየዋለሁ ደስ ነው የሚለኝ ደግሞ ጺሙ ምክንያቱም በቃ አስደሳች ነው ይሄ በተፈጥሮ የመጣ ስለሆነ ጺም ያላቸው ወንዶች እንደውም በነገራችን ላይ ሴቶች ይወዳሉ ጺም ካለህ ደረትህ ላይም ሊሆን ይችላል አገጭህ ላይ ካለ ሴቶች በጣም ነው የሚወዱት በነገራችን ላይ አስደሳች ነዋ በቃ የሆነ ደስ የሚል ነገር አለው ቅርጽ ስንል ወጥሩን በጣም ስለሚያስደስት እና እንደ አጠቃላይ ጺም ማሳደግ

አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ግንኙነት ሲባል ስለ ግል ታሪካችን። ስለኔ ታሪክ ወይም ስለነሱ ታሪክ የማወቅ ሳይሆን። ስራን ግን በቃ በመጠያየቅ ይሄ እንዴት ነው ለምን ይሄ ይሆናል? ለምን ይሄ አይሆንም በሚል እየተግባባን ነው የምንሰራው። ብቻችንን የሚሰራ ስራ አይደለም። እኔ አሁን ፋይናንስ ውስጥ ነው የምሰራው። ግዴታ አንዱ ከአንዱ ማውራት አለበት። ምክንያቱም እኔ የምሰራውን ቡድን መሪው ያደርጋል ተቡድን መሪው ዋና ዳይሬክተር ያደርጋል ተዋና አስፈጻሚው ዋነኛው ዳይሬክተር ደግሞ ሄዶ ያደርጋል። በሶስት ሰው በአራት ሰው ሄዶ ስለሆነ የሚዞር። እና እኔ የሰራሁት ቡድን መሪዋ ለምን ይሄ ይሆናል ይሄ መሆን የለበትም ልትል ትችላለች? አሃ እንደሱ ነው እንዴ ተባብለን ተግባብተን አይ በዚህ በዚህ ምክንያት ነው ብዬ ተግባብተን ሊሆን ይችላል። መልሰን እናስተካክላለን። እና ይሄንን እንዳለ ትግባባለህ ወይ? ለሚለው አዎ እግባባለሁ ግን ምንግባባው በስራ። በስራ ሁኔታ ነው ስለ ግል ህይወታችን እነሱም አያውቁም እኔም አላውቅም።

አዎ አዎ ገንፎ እበላለሁ እንደውም የሚገርመው ማለት ነው። ገጠር ላይ ልክ ጉልጓሎ የሚባል አለ። ወይም ገበሬዎች ወይም አርሶ አዶሮች። ዛራቸውን ሊዘሩ ሲሉ ያን ለመበተን ሊበተን ሲል የሚጎለጎል ወይም የሚደለደል ማለቱ ጉልጕሎ ይባላል። እና በዚያን ጊዜ ገና ለመጀመሪያ ጊዜ ጉልጕሎ ስንሄድ ብርድ እንዳይመታችሁ ጠንካራ እንድትሆኑ እንድትጠነክሩ ይሄን ጉልጓሎ በደንብ እንድታልፉ ተብሎ ለመጀመሪያ ጊዜ ስንሄድ ገንፎ ይደረግ ነበር። ያን ገንፎ በልተን ነበር ወደ ስራ የምንሄደው። እና ሌላው ደግሞ አንዳንዴ ደግሞ ገንፎ ምንድነው? ቤተሰብ ሲወልድ ወይም የሆነ ሰው ሲወልድ ገንፎ ይባላል። ለእሷ ሲባል እሷም እንድትጠነክር እየተባለ ገንፎ ሁሌ ይደረጋል ግን የዛው እለት የወለደች ጊዜ በጣም ባሀይለኛው ገንፎ ይደረጋል። እና

አዎ በመስመር ላይ ሙዚቃ እሰማለሁ። በመስመር ላይ ሲባል እንደዚህ ዝም ብሎ ጫጫታ ያለበት ላይ ሳይሆን። ረዘም ያሉ መንገድ ስንሄድ ለምሳሌ የአርባ የሠላሳ ደቂቃ በመኪና ስሄድ ኤርፎን አድርጌ በደንብ ነው የማዳምጠው ተመስጬ። ሌላ እንደዚህ ወክ ምናምን በቃ የሰላሳ እንደዚህ ረዘም ረዘም ያሉ ደቂቃዎችን ከሃያ እስከ ሰላሳ እስከ አንድ ሰዓት ባለው ምጓዝ ከሆነ። ያን መንገድ ለመግፋት ስል ሙዚቃንም በጣም በ በተረጋጋ ስነልቦና ለማዳመጥ ስል ከፍቼ አዳምጣለሁ። እና ያስደስታል

በጣም ጥሩ ጥያቄ? እኔ የማነበው ይሄን ያህል ጊዜ ማለት አይቻልም። ግን አንዳንድ ጊዜ በቃ ማንበብ ከጀመርኩ አንድ ሰዓትም ሊሆን ይችላል ሁለት ሰዓት ያሀልም አንድ መጽሐፍ ላነብ እችላለሁ። አንዳንድ ጊዜ ደግሞ እንደዚህ ኦንላይን ስራዎች ወይም የሆነ አቋራጭ ነገሮች ሲመጡ ከንባብም ጭራሽ ልርቅ እችላለሁ። ግን እንደ አጠቃላይ እንደ አማካኝ ምን ያህል ታነባለህ ብትለኝ? በቃ በቀን ሰላሳ ደቂቃ ሁሌ አነባለሁ ማለት እችላለሁ በቀን ሁሌ ሁሌ በቀን ሰላሳ ደቂቃ ሁሌ አነባለሁ ማለት እችላለሁ። ምን ያህል ጊዜ መጽሐፍ ታነባለህ ለሚለው በቃ ሰላሳ ደቂቃ

እውነት ለመናገር በጣም ከሚደራደሩ ሰዎች ገበያ ላይ ከሚደራደሩ ሰዎች ተርታ የሚቆጠር አይደለሁም። ግን እንዲህ መከራከር ሃምሳ ስልሳ ቀን ሳይሆን። አንዱ ላይ በደንብ እጠይቃለሁ ያን ምርት ከዛ ቀጣዩ ላይ ሄጄ ደግሞ እጠይቃለሁ። በጣም ሀይለኛ ልዩነት ካለው በቃ የሆነ ነገር ልዩነት አለ ብዬ ስለማስብ። አገናዝቤ የመግዛት እንትን አለኝ እንጂ አንዱ ላይ አምስት መቶ ብሎኝ ለኔ ሁለት መቶ እንዲሸጥልኝ የማድረግ አቅም የለኝም አልችልም በቃ የመደራደር አቅሙ የለኝም። ግን ገቢውን እቃኛለሁ የመቃኘት እንትን አለኝ። ቃኝቼ በቃ የሚሻለው ላይ ምክንያቱም አንዱ ዝምብሎ አንደ አጋጣሚ ይሄን ያህል ይገዛኛል ብሎ የአንድ ሺህ የሆነ እቃ ሁለት ሺህ ሊል ይችላል። አንዱ ግን በትክክለኛው አንድ ሺህ አንድ ሺህ ነው። ሌላ ስለሚችል እንደዚህ አይነቶችን አማራጭ ተጠቅሜ። ርካሽ ዋጋ ያላቸውን የመግዛት እንትን አለኝ።

አዎ በአካባቢያችን ድልድይ አለ ድልድይ ማለት እንዴ ድልድይ ማለት ምንድነው? ውሃ ላይ ሊሆን ይችላል የሆነ ጎድጓዳ ነገር ሊኖር ይችላል ያንን ለመሻገር ተብሎ የሚሰራ ስራ ነው። ለሰው መሻገሪያ ሊሆን ይችላል ለመኪና ሊሆን ይችላል ግን ያንን ጎድጓዳ ነገር ያንን ዉሃ ነገር ለመሻገር ሲባል የሚሰራ ስለሆነ በቃ በአካባቢያችን አለ። እንጠቀመዋለን እንሻገርበታለን

አዎ ሙዚየም መሄድ እወዳለሁ። ምክንያቱም ሙዜየም ማለት የተለያዩ ቅርሶች ከዚህ በፊት የነበሩ ቀደም ሰው ከሆነ አሁን በጣም ብዙ ታሪክ የሰራው ወይም የሆነ ነገር የፈጠረ የሆነ ነገር ያያብ የሆነ በጎ ነገር ያደረገ ሰው ከሆነ የእሱ ቅርስ ይቀመጣል ሌላው ደግሞ በጣም እነዛ ውድ የሚባሉ በቤተክርስቲያን ሊሆን ይችላል በሙስሊሞችም ሊሆን ይችላል። ውድ የሚባሉ የቤተክርስቲያን ቁሶች አሉ እነሱ እነሱ ሙዚየም ላይ ይቀመጣሉ። ሌሎች ደግሞ እንደ ድሮ የነበሩ መሪዎች ከውጭ የተሸለሟቸው በጣም ውድ የሚባሉ የሽልማት አይነቶች የሽልማት ቅርሶች ሊሆን ይችላል እነሱ እነሱ የሚቀመጡበት ሙዚየም። ብዙ ነገር ማየት ይቻላል የእንስሳ ዶሮ የሚኖሩ እንስሶች እኛ በአካል የማናውቃቸው ግን ሙዚየም ላይ ቅርሳቸው ተቀምጦ በ በቃ በቅርስነት የተሰሩ በስዕል ሊሆኑ ይችላሉ። እጅ በድንጋይ ተፈልፍለው ሊሆን ይችላል ከእንጨት ተጠርበው ሊሆን ይችላል እነዚህ የተሰሩ ነገሮችን የምንጎበኝበት ስለሆነ በጣም ነው መሄድ

እኔ ያው የምወደው ልብስ አብዛኛው ጊዜ አሁን ሱሪ ከተባለ የምጠቀመው ጂንስ ነው እና ጂንስም ሆኖ በጣም እንዲጠባብ ሱሪ አይደለም የምወደው እግር ላይ አሁን እንደዚህ በዚኘ አስጠብቦ ምናምን አልወድም አድርጌም አላውቅም በቃ በልኩ እግሬን ለቀቅ ያደረገ ጅንስ በጣም ሰፊም ሳይሆን ግን በቃ ልጥቅ ያላለ ጅንስ እወዳለሁ። ሌላው ጃኬት ምናምን ሸሚዝ ከተባለ እንደዚህ ቲሸርት ነገር ቀለል ያሉ ሸሚዞችን በጣም ነው የምወደው። ለሰውነቴ ፈታ የሚል ለስላሳ ነገሮች እንዴ ኮሽ ኮሽ የማይሉ ሳይሆን በቃ ለስላሳ ለስላሳ ልብሶችን በጣም ነው የምወደው። ሰውነቴ ላይ የሚመቹኝ ከሆነ እኔ ለሰው አማራ አላማረ ምንም አይመስለኝም። ግን ሰውነቴ ላይ የሚመች ይሆን በቃ ዋነው እኔ ምርጫ የሱ ነው

የትንኝ ማርን ትጠቀማለህ ወይ? አዎ ገጠር ላይ በተለይ በጣም ነበር የምጠቀመው። የገጠር የትንኝ መረብ ማለት ይሄ ምንድነው? አጎበር ይባላል በገጠር አጎበር እንጠቀማለን መንግስትም እየሰጠን እንጠቀማለን። ገጠር ላይ የተለያዩ ህዎች ታቁረው ተሰባስበው ስለሚኖሩ። አንዱ ቦታ ላይ ውሃ አጠራቅመን ስለምናኖር ትንኝም አፍራ ከድሮ በጣም ሀይለኛ ነው እና እነዚህ የትንኝ መረቦችን በጣም ነው የምንጠቀም ለጤናችን ሲሆን

ይኸው እንደ ገጠር እንደማደጌ ዝናብ ሲዘንብ ምን እንደምናደርግ ራሱን የቻለ ኮሽ ኮሽ የሚባል አለ። ከመራበሪያ መዝሪያው ላይ ከሚዘራው መራበሪያ ላይ የሚወጣ ኮሽ ኮሽ የሚባል አለ። እሱ እንደመጠለያ አበጅተን እሱን እንለብሳለን። እሱን ካልያዝን ደግሞ ወደ በአቅራቢያ ቤት ካለ ሮጠን እንጠጋና እዛ እናሳልፋለን። አለበለዛ ኮሽኮሽ የያዙ ወይም ጥላ የያዙ ካሉ ወደ እነሱ በመሄድ ዝናቡን ተከላክለን ለማሳለፍ እንፈልጋለን

እኔ የቪዲዎ ጥሪ አላደርግም አሁን ለምሳሌ የጥሪ ማሳማሪያ ሰዎች ሲደወልላቸው እዛ የደወለ ሰውየ ላይ እንዲሰማው ነው የሚያደርጉ አለ እኔ አድርጌ ማላውቅም። ማድረግ ማልወድም እሱ። ግን ሰው ሲደውርልኝ እኔው ስልኬ ላይ እንዲጠራ መዝሙር ወይም ጥሩ ክላሲካል ወይም ጥሩ ሙዚቃ ላደም ማድረግ እወዳለሁ። እኔው ላይ እንጂ እንደዚህ የጥር ማሳመሪያ ተብሎ በቴሌ የተፈቅዶ የሚደረግ ግን የጥሪ የጥሪ ማሳመሪያ አድርጌ አላውቅም

እኔ መስታወት ብዙም አልጠቃምም ተጠቃሚም አይደለሁም እንዳውም የሚገርመው ነገር እንዳው በቃ ተጠቅሜ አላውቅም ነበር አሁን አሁን ጥርሴ የተወላገደ ነበር እሱን ነበር ካሳሰርኩ በኋላ እሱን እያየሁ ለመፋቅ ተሰተካከለ አልተስተካከለም የሚለውን አሁን ጥርስን ለማየት ሙሉ ፊቴን ራሱ በደንብ አላየውም ጥርሴን ለማየት ስል ግን በደንብ አሁን እያየሁ እየተከታተልኩ ነው እያየሁ ነው በአሁኑ ሰዓት። ለውጥ አለው ወይ የለውም? ደግሞ በጣም ለውጥ ሲያመጣ በቃ ደስ ስላኝ። እኔ መስታወት ራሱ ጥጌ ባይኖርም ስልኬን አውጥቼ በስልኬ ስቲክ ስክሪን በደንብ ነው የማየው

እውነት ለመናገር እኔ የራሴ ቤት የለኝም። ግን አሁን ተከራይቼ የምኖርበት ወይም ለጊዜው ያረፍኩበት ቤት። ኮንዶሚኔም የሚባል ትልቅ ህንፃ ህንፃ በህንፃ ግራውንድ ፕላስ ሲክስ ግራውንድ ኘላስ ሰበን የሆነ ቤት ነው። እና ከላይ ጣሪውን ስናይ ስሜት ነው ምክንያቱም እንደ ወለል ስለሆነ የሚጠቀሙበት ስሚንት ነው እሱ ቀለም ተቀብቶ ያለ የጣሪያው ሁኔታ በስሚንት የተገረፈ ነው። አምፖል አለው። በቃ ይሄንን ይመስላል

እኔ የተወለድኩበት የከተማ ገጠር ነው አማራ ክልል ይባላል ዋና ከተማው ደብረማርቆስ በጣም የሚያምር የጤፍ ሀገር ጤፍ የሚመረትበት በቀሎ ስንዴ ሽምብራ አይነቶች በጣም ምርት የሚመረትበት አካባቢ ነው። ሜዳው ወይና አደጋ ነው። ይሄን ያህል ከተማ የሚባል አይደለም በእጥዋቶች በተፈጥሮ በእንስሳ በጣም የታደለ በጣም ብዙ ነገር ያለበት ቦታ ነው። ወይና አደጋ ስለሆነ። ሙቀትም ቀዝቃዛ ነው የሚባል አይደለም በጣም ምቹ አካባቢ ነው። የተወለድኩበት እና ይሄንን ይመስላል ደብረማርቆስ

እኔ በልጅነቴ የኖርኩበት ቤት በጣም የሚያስደስት ነው ነገራችን ላይ ገጸርም ቢሆን ይኸው አኖኗሩ ኋላ ቀረ ሊባል ይችላል። ምክንያቱም በግም ይሁን ጥጃ አብሮህ ጥግህ ታስሮ ያድራል እኛ ዘውጥግ እንተኛለን ለጤና እርግጥ ጥሩ አይደለም። ግን አሁን ስታይ ሙሉ ሰው ቤተሰብ በአንድ ቤት በአንድ ወለል ላይ ነው ተሰባስበው ስምንት ሰባቱ ቤተሰብ። መት እንደዚህ ተሰድሮ የሚተኛበት ነው። እና እኔ ደስ ነው የሚለኝ በቃ ይሆነ አለ አይደል የቤተሰብ ፍቅር ያመጣል በቃ ያስደስታል። ጥጃ ምናምን በቃ ሁሉ ነገር አብሮ ተቃቅፎ ትላምዶ እንደሚኖር የሚታይበት በጣም አስደሳች ነገር። ሌላው ቤት ላይ አሁን ሰባትም ይሁን ስምንትም ቤተሰብ ይሁን። በአንድ ትሪ ትሪ የሚባል አለ ሰፋ ያለ መብያ። አራት አምስት እንጀራውን ድርብርብ ታደርግና እናታችን ታቅርበውና ክቡብ ብለን ነው። የምንበላ በቃ አስደሳች ይሆናል የሚያስደስት ነገር አለው ይሄ ነው

ማታ ከስራ በኋላ እኔ ብዙም የምሰራው ስራ የለኝም አንድ ሰዓት ነው የምገባው እንደመጣው እግሬን እታጠባለው ከዛ አራት እበላለሁ። ጥርሴን እቦርሻለሁ ብሬስ ስላሳሰርኩኝ ሁሌ ነው ምቦርሸው እና ከቦረሽኩ በኋላ አለች ህፃን ልጅ እሷን ሰላሳ ደቂቃ ያህል አውራታለሁ። በቃ አንገብጋቢ እንደዚህ ወይም ኦንላይን ወይም ላይቭ የምገባ ቢሮ ካልሆነ ወይም ቀጥታ የምሰራው ስራ በጣም አስፈላጊ ስራ ከሌለ ቀጥታ ወደ መኝታ ነው ምሄድ። ብዙም ስራ አልሰራም ምክንያቱም ደክሞኝ ነው ምውል ጭንቅላቴ ማረፍ አለበት። ሁለት ሰዓት እስከ ከሁለት ሰዓት እስከ ሶስት ሰዓት ባለው ያልተኛና ግፋ ቢል ከአስር ሰዓት በኋላ ሁሌ እነሳለው። ከዛ በኋላ በአዲስ ጭንቅላት በአዲስ ሀይል በአዲስ ጉልበት አዲስ በቃ ስራ የምሰራው። ግን እንደ አጠቃላይ ማታ ከስራ በኋላ ምንም ስራ አብዛኛውን ጊዜ አልሰራም

ለበጎ አድራጎት ሰርተህ ታውቃለህ ወይ? ለሚለው እንደዚህ አሁን ትልቅ እንደ መቆዶንያ አይነት እንደዚህ አበበች ጎበና አይነት በጎ አድራጎቶች ላይ ሳይሆን። ግን አሁን በትምህርት ቤት ሊሆን ይችላል በሌላ በስራ ቦታ ሊሆን ይችላል አሁን በስራ ቦታ የሆነ ሰው የሞተበት ካለ የተጎዳ ካለ ገንዘብ እያወጣ እንድናወጣ እንድናሰባስብ እናበረታታለን። ትምህርት ቤት አሁን ለምሳሌ ዩኒቨርሲቲ እየተማርን እያለ አንዱ ጓደኛችን ታመመ በተነሳ ወረርሽኝ ሙሉ ዩኒቨርሲቲው ውስጥ የተወሰነ ተማሪው ታመመ። እና የዛን ጊዜ ያ ጓደኛችን ሆስፒታል እንደተኛ በቴሌግራም በመደወልም በምናምን አሰባስበን ለሱ ልጅ መታከሚያ እያልን እንደዚህ እያረኩኝ የምናወጣው። እንደዚህ እንደዚህ አይነቶች ነገሮችን ነው እንጂ ይሄን ያህል ትልቅ የሚባል በጎ አድራጎት አላረኩም። ግን ቀላል አለ የሚባሉ ያው ካለ ነገር አንተ ከረዳህ። በሀሳብም ሊሆን ይችላል በገንዘብ ሊሆን ይችላል። ከረዳህ ይሄ ሁሉ በጎ አድራጎት ነው ብዬ ስለማምን አዎ አርጌያለሁ ማለት ይቻላል

እኔ ማታ የምመገበው ሁል ጊዜ ከስራ የምገባው አንድ ሰዓት ነው ከዛ እግሬን ታጥባለሁ። ከዛ በኋላ ቀጥታ ወደ ምግብ ነው የምገባ በቃ አብዛኛውን ጊዜ ከአንድ ሰዓት አኩል እስከ ሁለት ሰዓት ባለው ኦራቴን በልቻለሁ። ሁል ጊዜ ማለት ነው። በቃ ሁል ጊዜ በጊዜ ነው የምበላው ጠዋትም እንደዚህ እንደተለመደው። በጊዜ ስለምበላ መሰል ይረበኛል ተሎ እና በጣም በጧት ነው የምበላው እስከ ሶስት ሰዓት እስከ ሁለት ሰዓት ባለው ድረስ። ምግቤን ቁርሴን እበላለሁ። ስለዚህ እንዳጠቃላይ ማታ ይሄ በዚ

እንግዲህ የቴክኖሎጂ ችግር አዎ ያጋጥማል ብዙ ጊዜ ሊያጋጥም ይችላል። እኔ የምፈተው ከሆነ አሁን ለምሳሌ የስልክ ችግር ከሆነ ስልኬ ላይ ሴቲንግ ላይ የምትስተካከለ ነገር ከሆነ። እነሱን ለማስተካከል እሞክራለሁ በምን ቢባል ቻት ጂፒቲይ ላይ ጠይቄ ወይም ዩቲዩብ ላይ እገባና እንዴት እንደሚስተካከል አይና ያንን አስተካክላለሁ። በሱ የማይፈታ ከሆነ ደግሞ ለምን ተለቅ በቃ። ከኔ በፊት ለያዘ ስልክ ወይም ፈጣን ለሆነ ሰው ስለ ስልክ ምንነት የሚያውቅ ካለ በአካባቢዬ በዙሪያህ ካለ እሱ እንዲያይልኝ አደርጋለሁ። እሱም ሆኖ የማይስተካከል ከሆነ ደግሞ እንደዚህ የኤሌክተሪካል ወይም የስርክ ማስተካከያ ተብሎ የተከፋቱ ሱቆች ላይ ሄድና አሳየዋለሁ። በዛ ሄጄ ፈቶም ሊሆን ይችላል በሴቲንግም ሊያስተካክለው ይችላል። ያን ያስተካክላል ከዛ በኋላ ያው የማያስተካክል ከሆነ። ወይም ቴሌ ላይ ተደወሎ የሚፈታ ከሆነ ያ ያንንም ደውዬ እንዲፈታ አደርጋለሁ በቃ እንደዚአንደዚ ከብሎ ከተስተካከለ ይስተካከላል። ከልተስተካከለ ይኸው ስልኩ የሚስተካከል አይደለም ወይም የሆነ ቴክኖሎጂው የሚስተካከል አይደለም ብዬ። ተጠቅሞ ውጪ የሆነ ስለሆነ ልጥለው እችላለሁ እስከዚህ ድረስ ነው

አዎ ማር በጣም ነው የምወደው። ምክንያቱም ገጠር ስታድግ ማር አንድ ሁለት ሶስት ለአንድ ሰው ይኖራል በቃ ይሄ ምክንያቱም ጫካ ስለሆነ ማር ይኖራል። ለእኛ ይሄ እኛ ለምሳሌ ሶስት ቀፎ ሶስት ንብ ነበረችን። እና ይቆረጣል ሲደርስ ያ ይቆረጥና እንደሻችን በተቆረጠ ቀን በጣም ነበር የምንበለው ከልካይ የለንም። ከተ በጣም በላይ እየበላን እንደውም ተቅማጥ ምናምን ይዘን ነበር የሚገርመው ነገር። ምክንያቱም ትኩስ ማር ጠጥተህ ትኩስ ማር በልተህ ውሃ ከጠጣህ በጣም ሆድ ስለሚችል ይነፋን ነበር። እና እንደ አጠቃላይ ማር እንወድ ነበር እንደውም ሚገርመው ማለት ነው ከመውደደችን የተነሳ። በጣም ከማዘር ላይ ከእናታችን ላይ እኔና ትልቁ ወንድሜ ሁሌ አንዳንድ ብርጭቆ በዚህ በትልቁ እንሰርቅ ነበር። እናማ ማዘራችን ስታየው ሁሌ ያማር እያለቀ ሁሌ እያለቀ እያለቀ ስሄድ በጣም ተቸገረችና ልክ እናታችን ብልጥ ናት። ግጣም ገጠመችና ልክ በጭቃ መረገችው አፉን ማለት ነው። እዛው ስትመርገው ያ ከተከላ ስለሚታወቅ መስረቅ አልቻልንም። እና እስከዚህ ድረስ ነበረ የምንሰርቀው አዎ እወዳለሁ

በሚገባ፤ እኔ ቃሌን በጣም ነው የምጠብቅ። እርግጥ ይሄን ያህል ከበደ ያለ ቃል ገብቼ አላውቅም። ግን እስካሁን ባለው ቀለል ያሉ ይሁን በቃ ይሄን አደርጋለሁ ካልኩ ይሄን እሰጣለሁ ካልኩ ያንን ቃል በጣም ነው የማደርግ። እርግጥ ቃል ሲባል በጣም ከባድ ነው። አሁን ለምሳሌ የፍቅር ቃል ልትገባ ትችላለህ። እሱን ከተሻርክ በህይወትህ ላይ ሀይለኛ ስለሆነ ቃል ማለት በጣም ሀይለኛ ከባድ ስለሆነ እኔ ቃሌን ለመጠበቅ እሞክራለሁ። ያው ትልቅ ነገር እስካሁን እውነት ለመናገር ትልቅ ቃል አልገባሁም፤ ግን እስካሁን በቃ ይሄን አደርጋለሁ ይሄን አላደርግም ያልኩትን ነገር ያው በቃሌ መሰረት የመገኘት ልምዱ አለኝ።

አዎ በስራ ጊዜ በደንብ ነው እረፍት እማደርገው ለምሳሌ እኔ አሁን በኮምፒውተር አይደለም እምሰራው። አንድ ሰዓት ወይም አንድ ሰዓት ተኩል በጣም በትኩረት እንዲህ በትኩረት በደንብ ትኩረት ሰጥቼ ስሰራ ስሰራ እቆይና ከዛ ወጥቼ ሽንቴን ሸንቼ ዞር ዞር ብዬ ፀሀይ ከሌለ ንፋስ ከሌለ ዞር ዞር ብዬ ፀሀይ ካለች ትንሽ ሞቅ ብዬ እንደገና ተመልሼ እገባለሁ። እና በቃ ሰራሁ ቢባል አሁን ንባብ ራሱ አነበብኩ ቢባል አንድ ሰዓት ነው በደንብ እንደዛ አነብና ከዛ ዞር ዞር ብዬ። ወይም የሆነ ነገር ሙዚቃ አዳምጬ ወይም የሆነ ውሃ ጠጥቼ ተዛ ዘወር ብዬ ተመልሼ ነው። ስራ እምሰራው

በጣም ነው እኔ ስነ ጥበብ የምወደው ስነ ጥበብ ማለት በፈጣሪ በዋነኝነት የሚሰጥህ ስጦታ ነው። ሲቀጥል ደግሞ የተሰጠህን ስጦታ በደንብ የምታዳብርበት ስነ ጥበብ ነው። ስነ ጥበብ ደግሞ እኔ የምወድበት ምክንያት ባህልህን አገርህን ሰው ምን እንደሚመስል ተፈጥሮ ምን እንደሚመስል ልትገልጥበት የምትችለው የጥበብ ሁኔታ ነው ስዕል ልንወስድ እንችላለን ቀደም የነበረን ሰው አሁን ስላለው ይችላል። በቃ እና ጥበብ እኔ እንደኔ በጣም ነው

እውነት ለመናገር እንደ ገንዘብ ሆነ ወይም እንደ ሀገራችንም ይሄን ያህል የቤተሰብ ስብሰባ የሚባል የለም። ስብሰባ ተብሎ የሚቆጠር ያው በአጋጣሚ ራት ስትበላ ሊሆን ይችላል ወይም የሆነ ጨዋታ እንደተጀመረ ሊሆን ይችላል። ተሰብስበህ የልብህን ስለሆነ የምታወራ እኔ እሱ እንደ ስብሰባ ነው የምቆጥረው። ለምሳሌ አሁን ገጠር ስናደግ አምስትም ይሁን አራትም ቤተሰብ የሚመግብ ያው ባንድ ነው። ስለዚህ ባንድ ተመገበ ማለት ከአንዳንዱ ከአንዳንዱ ወሬ አለ ጥብቅ ያወራ ማለት ችግርንም ጥሩ ነገርንም አጥፎ ነገርንም እያወራህ ስለሆነ። በጣም እኔ እንደ ስብሰባ ነው የምቆጥረው በነገራችን ላይ በጣም ጥሩ ነው የሰው ልጅ ፊትለፊት ካወራ በቃ ተሰበሰበ ብዬ ነው የማስብ። ምክንያቱም ባወራህ ቁጥር ልብህ ምን እንደሆነ ይታወቃል የሰው ጭንቅላት ምን እንደሆነ የሚታወቀው ሲያወራ ነው እና። ስብሰባ በቃ ይደረጋል ብዬ ነው እኔ የማስበው

ከፀሀይ እንዴት ትጠበቃለህ ለሚለው አሁን አብዛኛውን ጊዜ ወደ ገጸር ከሆነ ስራው ሁሉ ሜዳ ላይ ነው። ስለሆነ ጥላን እንይዛለን ጥላ ተጠቅመን ሊሆን ይችላል ፀሀይ ምንከላከል ግን በአብዛኛው እንደ ገጸር ጥላ ስለማይጠቀም በፀሀይ ጊዜ አሁን ትልልቅ እንደ ክምር ይከምራል የሰብሱ እንዳለ ይወቃ ይወቃና እንደዚህ ሰብሱን ይሰበስብና ይከምረዋል እዛ ከምሮ ላይ የሆነ ጥላ ይኖራል እዛ ላይ ሄደን እንቀመጣለን አንዳንድ ዛፍ ካለ ወዲያ እዛ ሄደን ተሰባስበን እንቀመጣለን በዚህ መንገድ ነው ፀሀይን

አዎ ዋይፋይ ይጠቀማሉ አሁን ነው እርግጥ የገዛሁት ዋይፋይ ግባቤ ለሁለት ወር ነው። የሆነኝ እንደዚህ ኦንላይን ስራ ሰርቼ ነው። ወይፋዬ ገዘው ከዛ በፊት ዳታ ከቴሌ እየገዛሁ ነበር። በበር በዳታ ነበር የምጠቀመው። አሁን አሁን ግን ይኸው ዋይፋይ ገዝቼ በዋይፋይ ነው የተጠቀምኩኝ። አሁን ድረስ አሁንም አንተ ጋር ስራ ይሄን ስራ እየሰራሁም ዋይፋይ ተጠቅሜ ነው የምሰራው። በጣም ብዙ ጥቅሞች አሉት ዋይፋይ ገደብ የሌለው ጥቅም ነው። በብር ከሆነ በጣም አይቻልም ወይ ግን እንዴት እሞላለሁ? በቃ እንዳሻሽ አስራ ስምንት ጥቅም ነው በጣም

አዎ ፍየል አይቼ አውቃለሁ። እየጠበቅኩም ነው ያደኩ ፍየል ማለት ያው ተበግ ጋር አብሮ የሚኖር አብሮ ተላምዶ የሚኖር ከእንስሳ ጋር የቤት እንስሳ ነው። ለምግብነት የሚያገለግል ለምግብነት ብቻ ነው የሚያገለግለው። በቃ እንደበግ ነው ሁሉ ነገር ያው አፈጣጠሩ ቀንድ አለው የጅነው ወደ ላይ መሆኑ ነው ዋናው ተበግ የሚለየው እንጂ ሁሉም ነገር ያው እንደበግ ነው ማለት ይቻላል። ጥቅሙም ምኑም፤ እና የምትወልደው አብዛኛውን ጊዜ ሁለት ሶስት አራትም ልትወልድ ትችላለች። በአወላለድም ከበግ ልትለይ ትችላለች። በጣም ብዙ ብዙ ስለምትወልድ ፈጣን ናት ይኸው በግም ፈጣን ነው እርግጥ

እውነቱን ለመናገር ይሄ በፋሃም ማብሰል ታውቃለህ የሚለው፤ ጥያቄውን ራሱ አልተረዳሁትም ጥያቄውን ተረደቼው ብመልስ ደስ ባለኝ። ግን በፋሃም ማለት በምንድን ቋንቋ እንደሆነ በአማርኛ ይሁን በትግረኛ ይሁን በግእዝ ይሁን ቋንቋው ለኔ አዲስ ስለሆነ እንደ አጠቃላይ ማብሰል ያለብኝን ነገር ያው እችላለሁ አበስላለሁ የተለያዩ ነገሮችን ይው አሁን እንጀራ መጋገር ሁሌ ባልጋግርም ግን እንዴት እንደሚጋግር ያው አውቃለሁ።

የድርጅቱን ባልት ወደዋለሁ አዎ ወደዋለሁ አሁን ለድርጅት ድርጅቱ ለምሳሌ እኛ ላይ። በሰላሳ በሰላሳ የሆነ አዳጋ ደርሶ ነበረ። መኪና ተገልብጦ ከሞተ የተረፉበት ቀን ነው እና ሁሌ በሰላሳ በሰላሳ የሆነ ዝክር ይደረጋል ወይም ዳቦ ነገር የተቆረሰ ጸበል ይረጫል። እና እሱን በዓል እወደዋለሁ። እንዴት ብትል ሙሉ ሰራተኛው ተሰባስቦ የሚያከብርበት የሚነጋገርበት የሚጨዋወትበት ነው። እና ይሄንን ሲያከብር እንደዚህ አይነት ባዓል ሲያደርግ ይሄን ድርጅት እኔ እወደዋለሁ

እኔ እንደኔ ሳስበው የአመራር ሚና አለኝ ብዬ አስባለሁ የመምራት አቅም ይኖረኛል ብዬም አስባለሁ። እንደዚህ ስል ይሄን ያህል የመናገር እንትን የለኝም ግን አመት ከአመት ያለኝ የመናገር እንትን ሁኔታ በጣም እየዳበረ ነው። የአመራርነት ሚና አለኝ ብዬ የማስበው የመወሰን አቅም የመወሰን ሀይሉ የመወሰን ውሳኔ ማሳለፍ በጣም አለኝ በጣም ነው የምወስነው። አገናዝባለሁ ግራ ቀኙን አያለሁ። ኋላ ወደፊት አያለሁ። በቃ የሚሆን ከሆነ አርጉ ነው የማይሆን ከሆነ አይሆንም ነው ውሳኔ በጣም ነው የምወስነው። ውሳኔ የመወሰን ሀይሉ ስላለኝ አመራር የመሆን እንትን አቅም አለኝ ብዬ አስባለሁ

አዎ በጀት በደንብ ነው የማስተዳድረው እና አሁን መንግስት ሰራተኛ ነኝ። በወር አስራ አንድ ሺህ አምስት መቶ ብር ይከፈለኛል። እሱ ላይ ታክስ እና የጡረታ ተቆርጦ የገቢ የተሰጠኛል። ከዛ እሱን በወር ደግሞ ከተማ ስለሆነ እምሰራ ምሳ ቁርስ እጠቀምበታለሁ የተረፈኝን ብር ባንክ ላይ ወስጄ አኑራለሁ። እና ይሄንን በወር የማወጣውን ወጪ የ ገቢዬን አገናዝቤ ማውጣት ወጭ ማስተዳደር ራሱ ይሄ አንድ በጀት ታስተዳደራለህ ይሄ ለሚለው ጥያቄ ይሆናል አስተዳደራለሁ። ምክንያቱም ያለን ገንዘብ ምን ያህል ማውጣት ምን ያህል መግባት አለበት ብለህ አጥንተህ የምታስተዳድር ከሆነ አዎ ታስተዳድራለህ

ብዙም መዋኘት አልችልም። ግን ያው የተወሰነ ትንሽ እወናጨፋለሁ እንጂ እንደዚህ ከተወዳዳሪ በጣም ውድድር ላይ የምገባ አይደለሁም። እርግጥ እንዲህ መዋኛ ገንዳ ኖሮን አይደለም ከብት ስንጠብቅ እዛ እየሄድን እየዋኘን የለመድነው ነው እንጂ ሰልጥነን ሄደን ገበታ ላይ ዋኝተን አይደለም። በቃ አዛ ዝም ብለን ከብት እየጠበቅን በየድብቁ ኩሬ የሚባል አለ። በእንደሱ እየተጠቀምን የተለማመድነው ነው እና መዋኘት እችላለሁ ግን ኅይለኛ ተወዳዳሪ አይደለሁም

አዎ ጠጉሬን መንከባከብ በጣም ነው የምወደው። ይኸው እንደዚህ ዘመናዊ ቅባቶችን ወይም አዲስ ቅባት እያልኩ መጠቀም አይደለም ወይንም በማሽን እንደዚህ ማስተኮስ ሳይሆን። ግፋቢል ከሳምንት ሁለት ቀን ከሳምንት ሶስት ቀን ፀጉሬን እታጠባለሁ በደንብ እፈርዛለሁ። አስፈላጊ ሲሆን ደግሞ የተወሰነ ቅባት እቀባለሁ። እና በጣም ነው የምንከባከበው እንደዚህ አቧራ ያላቸው ስራዎችን ወይም የሆነ ፀጉሩን የሚያበላሹ ነገሮች ከሆኑ በዛን ጊዜ እሸፍነዋለሁ። ይሄንን ይመስላል እኔ ፀጉሬን የምንከባከብበት መንገድ

የሆነ የምወደው ሽታ በአብዛኛው የተፈጥሮ ነገሮች ለምሳሌ አሁን እነዚህ ከተማ ላይ ስትሆን የተለያዩ ቆሻሾች ሽታቸው በጣም መጥፎ ነው ግን አሁን ወደ ገጸር ስንወጣ ወይም እንዲህ በቃ ገጸራማ አካባቢ የሆኑ አካባቢዎች ላይ ስንሄድ ራሱ ተፈጥሮ ራሱን የቻለ ሽቶ አለው በጣም የሚያስደስት ለምሳሌ አበባ አሁን መስከረም ላይ አበባ በሚፈነድቅበት ጊዜ እንዲህ ቆላማ አካባቢዎች ዳር ለዳር ውሃ አካባቢ ስንሄድ አበባ ይፈነድቃል የዚያን ጊዜ እነዛ ሽታ በጣም ነው የምደሰተኝ። በቀጣይ ይሄ ዘመናዊው ደግሞ ሽቶ ይሄ ዶርናንት የሚባል ልብሳችንን አንዳንዴ አጥበን እንቀባና ከዛ አጣጥፈን አኑረን አውጥተን ስንለብሰው እሱን የሚሸተው ሽታ በጣም ነው የሚያስደስተኝ ወይንም እዛው ልብሱን እንደለበስነው አንድ ዶርናንት ቀባ ቀባ አድርገን ወደ ስራ እንሄዳለን እና እሱም ያስደስተኛል ቆንጆ ነው።

አዎ የጧት መውጣትን የፀሀይ መውጣትን በደንብ ነው። ማይ እኔ አብዛኛውን ከሰኞ እስከ አርብ ስራ ስሄድ ልክ የምደርሰው አንድ ሰዓት ላይ። ቢሮ እደርሳለሁ ከአንድ ሰዓት እስከ ሁለት ሰዓት ተኩል ባለው ቁጭ ብዬ ፀሀይ እየሞኩ ፀሀይ እንዴት እንደምትወጣ እንዴት እየደመቀች እንደምትሄድ ሁል ጊዜ አያታለሁ። አላየሁም ቢባል እሁድ እና ቅዳሜ ነው እሁድ እና ቅዳሜ ቤቴ ስለምውል ተኝቼ ነው የማረፍደው እና ስትወጣ ላላይ እችላለሁ። አብዛኛው ጊዜ ግን ከሰኞ እስከ አርብ ባለው አብዛኛውን ፀሀይ ምን ሰዓት እንደምትወጣ? እንዴት እየደመቀች እንደምትሄድ በደንብ ነው የማየት እድሉ አለኝ። እና አያለሁ እመለከታለሁ ለማለት ነው

እኔ የምወደው ፍራፍሬ ብዙ አይነት ፍራፍሬ አለ በተለይ ይሄ ግን የብርቱኳን ማንጎ ፓፓያ አቡካዶ ቲማቲም ሙዝ እነዚህን የመሳሰሉ ነገሮችን መንገድ ላይም ቢሆን እየገዛሁ ስለምጠቀም በጣም ነው የምወዳቸው። በተለይ ብርቱካን ነው። እኔ እንጃ ብቻ በጣም ነው የምወድ በቃ ሳየውም የያስደስተኛል። ስበላው ራሱ የሆነ ጤና ላይ የሆነ ነገር በቃ ሰውነቴ ላይ የሆነ ምቾት ነገር ይሰጠኛል። እና እኔ ያስደስተኛል ይሄ እና ማንጎ ማንጎም ደስ ይለኛል። ሌላ እንደ ፍራፍሬ ከተቆጠረልኝ ሸንኮራ ግዳ በጣም ነው የምወደው። በጣም በቃ እሱን ስበላ የሆነ ሆዴ ይሞላል ጥርሴ ጥሩ ይታጠባል በቃ ሆዴ የሆነ ነጻነት ይሰማኛለህ እና ያስደስተኛል። ፍራፍሬዎች እነዚ

እጅ መጨባበጥ ነው ይየው ብዙም አልወድም ግን አንዳንድ ጊዜ በቃ በጣም የምቀርበው ጓደኛ ከሆነ እሱን በእጅ እጨባበጣለሁ። አለበለዚያ በጣም ብዙ ጊዜ የተለያየን ዘመድ አዝማድ ሊሆን ይችላል በቃ ጎረቤት ሊሆን ይችላል። ከብዙ ጊዜ በኋላ ከተገናኘን እሱን እንጨባበጣለን እጅ ግን ይሄን ያህል የመውደድ አይደለም። ይሄ መውደድ አሁን እንደ ሀገራችንም ገጸር ላይ የምናደክመው እጅ መጨባበት ሳይሆን ተቃቅፎ ትክሻ ለትክሻ ነው። ሰላም የሚባለው እንደነ ደህና እንደነ ደህና ሆይ እንደ እንደ የሚባል ትክሽው እየተሳመ ነው። አሁን እነዚህ እንደ ከተማ ግን እጅ ተጨባብጦ ሰላምታ ይባላል። እርግጥ ነው ይሄ ብዙም ብዙም ሰዎችንም እጅ ተጨባብጦ ሰላምታ አለን እንደሱ ገፍተው ሲመጡ አንዳንድ ጊዜ የሰላምታ አላለው በዛ መንገድ ነው የማየው።

በጣም ነው የኮከቦችን መመልከት በጣም ነው የምወደው ምክንያቱም ኮከብን ስንመለከት ጨረቃን ስንመለከት ተፈጥሮ ምን እንደምትመስል ፈጣሪ እንዴት አይነት የመፍጠር ጥበብ እንዳለው የምንመለከትበት ነው። ኮከብ በ በሳይንቲስቶችም ስንደግፈው የተለየ ሌላ ታሪክ አለው። በነገራችን ላይ ምንድነው? ለማለት አሁን ኮከቦች እኛ ዝም ብሎ ሲያበሩ እናያለን። እንጂ ተገጣጥመው ሲገጣጠሙ በዴንብ አቅርበን ሰናያቸው በዴንብ ቅርብ አድርገን በ ማሽን በቴክኖሎጂ ስናያቸው ራሳቸውን የቻለ የሰው ገጥ ሊሆን ይችላል የአምባሳ ገጥ ሊሆኑ ይችላሉ የውሻ ገጥ ሊሆን ይችላል። በቃ ይሄ ብዙ የመኪና ገጽ ገጽ ሊሆን ይችላል። የተለያየ ገጽ አላቸው አለምንም የወክል ቅርጽ ሊሆን ይችላል። እና በጣም ነው የሚያስደስት ኮከብ በቃ ጸጥ ያለ ነው በዛ ሰዓት ስትመለከት ደስ ይለኛል

የሙዚቃ መሳሪያ መጫወት እወዳለሁ ግን እኔ እስካሁን እየተጫወትኩ ያለ ባህላዊ ባህላዊ የሙዚቃ መሳሪያዎችን ነው እንጂ ዘመናዊዎችን እየተጫወትኩ አይደለም ምክንያቱም ዘመናዊ መሳሪያዎች ስልጣን ያስፈልጋቸዋል ብዙ ነገር ማድረግ ስለሚጠበቅብን የከፍለንም ሊሆን ይችላል በዩቲዩብ በቲክቶክ ላይም ሊሆን ይችላል ሰልጥነን እነሱን አዳብረን ስለሆነ ወደ ስራው የምንገባ ዘመናዊ የሙዚቃ ምሳሪያዎችን መጫወት አልችልም። ግን ባህላዊ የሙዚቃ ምሳሪያዎችን አታሞ ሊሆን ይችላል በቃ ክራር ሊሆን ይችላል እነሱ እነሱን በመጫወት ስላሉ

አዎ የድምጽ መልእክት በጣም ነው የምልከው በተለይ ይሄ ኢሞ ላይ ቴሌግራም ላይ በጣም ነው የድምጽ መልእክት የምልከው በጣም ይቀናኛል ሚያስደስተኝም ለምን መሰለህ። አሁን ቴሌግራም ላይ በጽሁፍ አንድ ፔጅ ጽሁፍ ጽፌ ከምልክ ይልቅ በቦይስ በቦይስ ወይም በድምጽ አምስት ደቂቃ አምስት ደቂቃ እየተናገርክ ብትልክ በጣም ቀላል ነው። አሁን ለምሳሌ ይሄ የእናንተን ስራ እየሰራው ነው አይደል? በድምጽ ነው በጣም ተልተሎ አምስት ደቂቃ መቅረጽ እችላለሁ። ግን አምስት ደቂቃ የተናገርኩትን በጽሁፍ ቢባል ብዙ ሰዓት ሊፈጅ ይችላል። ስለዚህ የድምጽ መልእክት መላክ በጣም ነው የምወደው

ያ በስራ ላይ ችግሮችን ትፈታለህ ወይ? አዎ በደንብ ነው የምፈታው የመፍታት ብቃት ራሱ ነው ያለኝ ብዬ አስባለሁ። አሁን አብዛኛውን ጊዜ አንዳንድ ሰራተኞች የማይረዱት በቃ ስራን የማጓተት። እከሌ እከሌ እንደዚህ አላረገም የሚሉት ነገር አለ። ለምሳሌ የምሽት የሚሰራ ሰራተኛ ፊርማ መፈረም አለበት ተብሎ አንድ ወር ሁለት ሳምንት ይቆያል። ለምን ይሄ ይቆያል በአንድ ሰው ፊርማ በሁለት ሰው ፊርማ ተብሎ? ለምን ይሄን ያህል ይቆያል? ፊርማው። አሁን ለምሳሌ ልክ እንዲፈርሙ ተብሎ ተነግሮ በአምስት ቀን ውስጥ ያልፈረመ ሰው ካለ ማስወገድ አንፔድ ማለት ወይም አይከፈልህም ብሎ ማስወገድ አለብን ብዬ እኔ እወስዳለሁ። እና በስራ ላይ ችግሮችን ትፈታለህ በደንብ ነው የምፈታው። ሌላው ኮምፒውተር ላይ እኔ ደህና ነኝ በቃ እችላለሁ ይኸውም ብዙም መቼም የሰው እውቀት ሙሉ ነው ማለት አይቻልም ግን እችላለሁ። ላልቻሉ ሰዎች በዚህ በዚህ ምክንያት እኮ ነው ይሄን አድርጉ ብዬ የመናገር ብቃቱ አለኝ።

እኔ አብዛኛውን የምልክባቸው የተግባር አይነቶች ዋናው ቴሌግራም ነው መረጃም የምሰበስብበት መረጃም እኔ የማካፍልበት ዋነኛው ቴሌግራም ነው ሌላ ሲቀጥል አብዛኛውን ሰዎችን በግል ወሬ ከሆነ ኢሞን እጠቀማለሁ፤ ኢሞን ተጠቅሜ መረጃን አካፍላለሁ ሌላ እንዲህ በጣም ያደግህ በጣም ከፍ ያለ ነገር ከሆነ ደግሞ ኢሜል ተጠቅሜ ለድርጅቱም ለሌላ ባለስልጣን ከሆነ በኢሜል እልካለሁ። ሌላ ማስተላለፍበት መንገድ ፌስቡክ አለ፣ ዩቲዩብም አለ፣ ትንሽ ሀሳቤን ቲክቶክ ላይም ሀሳቤን አጋራለሁ እነዚህ እነዚህን መተግበሪያዎች ላይ ሀሳቤን አጋራለሁ።

አዎ ጾም እጾምአለው በእምነቴ ኦርቶዶክስ ነኝ። እና ኦርቶዶክስ ደግሞ በአመት ሰባት አይነት ጾማአትአሉ እነሱን ጾሞችን እጾማለሁ። አሁን ለምሳሌ የገና ጾም አሁን ነው አሁን አለቀ አሁን በቅርቡ ነው የተገደፈው የገና ጾም። ነገ እሁድ ደግሞ ገአድ ተብሎ የሚጾም የጥምቀት የግሀአድ ጾም አለ እሱንም እጾማለሁ። ይሄ ከሰኞ እስከአርብ የሚጾሙ እሮብና አርብ የሚባል ሁሉ የሚጾሙ። በሃምሳ በሃምሳና በጋድ ብቻ የማይጦሙ ጾሞች ሮብና አርብ። እነሱን እጦማለሁ እንደአጠቃላይ ጾም

ከደንበኞች ጋር ትሰራለህ ለሚለው እስካሁን የሆነ ተቀጥሬ ነው የምሰራው የግሌ ድርጅት ወይም የግሌ ንግድ ነገር አላቋቋምኩም። ግን ያሁንም ቤተሰብ ላይም ቢሆን ስሰራ ከደንበኞች ጋር የመስራት እድሉ አጋጥሞኛል መጥተው የሆነ ነገር ያዛሉ አይደል? ከዛ እነሱ የሚሰሩ ከሆነ እኔም አብሬ አግዛቸውና እሰራለሁ። መስሪያ ቤት ደግሞ ቢሮ ላይ ከሆነ ደግሞ እነሱ አሁን ሆቴል ክፍያ የሚከፈል ከሆነ እነሱ ባትናውዝ ሮሊንግ በሚቆርጡበት ጊዜ። በቃ እንደዚህ እንደዚህ አድርጋችሁ ቁረጡ እንደዚህ እንደዚህ ቢሆን ጥሩ ነው እያልን እየተመካከርን የምንሰራበት እድሉ አለን። እና ከደንበኞች ጋር እሰራለሁ

አዎ ማህድን እጠቀማለው። ለምሳሌ ወርቅ ሊሆን ይችላል የእጅ ወርቅ የአንገት ወርቅ ወይም ሀብል ሊሆን ይችላል። ከማህድን የሚወጡ ነገሮችን በደንብ ነው የምንጠቀም ሰው ሆኖ የማይጠቀም የለም ብዬ አስባለው ምክንያቱም ወርቅና የአጅ ሀብል የአጅ የአንገት ሀብል ባይጠቀምም ነዳጅ ናፍታ የሚባሉ ነገሮች አሁን የማዕድን ውጤቶች ናቸው። እነዚህ እንደውም የማይጠቀም ሰው የለም በተዘዋዋሪ ሁሉንም ይጠቀማል። ለምሳሌ በቀላሉ ገበሬው ላይ ስንሄድ መኪና እኮ ባይጠቀም ጂኔተር ይጠቀማል። ልማት ለማልማት ከተማ ላይ ስንሄድ ሁሌ ምልልሱ በሞተር በመኪና በቃ ሁሉ ነገር ነዳጅ በሚኬድበት ነው እንደዛ

በጣም ነው በጣም ሳንቲም በጣም ነው የምቆጥበው በነገራችን ላይ ይሄ ከልጅነቴ ጀምሮ ነው። ከልጅነቴ ነው እርግጥ ሳንቲም ማግኘት የጀመርኩት ምክንያቱም ዶሮ ገዛው የሆነ ግርድ ጠረኩና ዶሮ ገዛው እና ከዛ በኋላ ሳይንቲም ከኪስ ጠፍቶ አያውቅም። የሆነ ሰው በቃ የሆነ ብር ከፈለገ እስቲ ጌትነትን ጠይቁት ነው የሚል። ሳንቲም እኔ ለነገ ብዬ የመያዝ እንትኑ ሀይሉ አለኝ እውነት ነው ለመናገር ተቀደም አሁንም። ቀደም እንደው የሚገርመው። ትንሽ እያለው ዶሮ ነበሩ ምናምን ካርቶስ ሰፋውና የመቆጠቢያ ነገር እዛ እየወሰድኩ ሳንቲም እከት ነበር። በጣም የሚገርም በቃ የትልቅ ጭንቅላት የሚሰራ እየወሰድኩ አጠራቅመዋለሁ አጠራቅመዋለሁ በጣም ብዙ። አሁን ደግሞ ከፍስል አቆጣጠቤ ምንድነው? ሁለት ባንክ ነው ከፈትኩ ንግድ ባንክም ከፈትኩ። አቢሲኒያ ባንክም ከፈትኩ እና ንግድ ባንክ የሚገቡ ብር አሉ እነሱም ብር ወደ አቢሲኒያ ልካለሁ። አቢሲኒያ ላይ ኤቲኤምም የለው ሞባይል ባንኪንግም የለው በቡክ ብቻ ነው። በቃ ብሩ ዛት ተገባ አላወጣም ይሄን ያላስፈላጊ ካልሆነ በቀር አላወጣም። ንግድ ባንክ ላይ ግን ኤቲኤም አለው ሞባይል ባንኪንግ አለው። አየር የአየር ሰዓት አለው እሱ እሱን ስለምጠቀም ብር። ላይቆጠብ ይችላል እርግጥ ይሄን ያህል እንትን ሆኜ አይደለም። ግን ሊያስቸግር ስለሚችል ካለ ዘንድ። ብዬ ወዳአቢሲኒያ ነው አቆጥባለሁ እና ሳንቲም በጣም ነው የምቆጥበው። አመሰግናለሁ

በመስመር ላይ እኔ ቢዶ አልመለከትም ብዙም ያው እንደዚህ አሁን መኪና ላይ ከሆነ በጣም ከአንድ ሰዓት ከሁለት ሰዓት ያህል ርዝመት የምንጓዝ ከሆነ መኪናዊ ከሆነ እመለከታለሁ ቁጭ ብዬ የሚሄድበት መንገድ ከሆነ የተመለከትኩ ነው ምሄደው ቢዶውን ይሄም ዝም ብዬ በእግሬ እየተጓዝኩ ነው ቢዶው አልመለከትም። ምክንያቱም አንተ ስትንቀሳቀስ ዞር ዞር እያልክ ካዳዲስ ነገሮችን ማየት እንጂ ቪዲዮ ላይ ብቻ ማተኮር ለጤናም ጥሩ አይደለም። ሌላው ሲቀር አሁን አስፋልት ከሆነ ለአዳጋም ላጋልጠን ስለሚችል ቪዲዮዎች መመልከት እኔ አልመክርም። እኔ አልወድምም

ቤት ውስጥ የተለያዩ የራሴ ቤት አይደለም። ግን የምኖረው ከእህቴ ጋር ነው። እና የተለያዩ ጥርጥር እቃዎች አሉ። በጣም የሚያምር ሶፍ አለ። የሚያምር የቁም ሳጥን አለ። የሚያምር ቴሌቪዥን አለ። የቃው መደርደሪያ ትልቅ አለ። ትልቅ አልጋ በቃ እነዚህ ትላልቅ እቃ ከሚባለው ነው። ደግሞ ትንሽ ከሚባሉት ብዙ አሉ። በቃ ብዙ ሳህኒዎች አሉ ጉርጓዳ በረትድስት የተለያዩ እቃዎች ቤት ውስጥ አሉ።

እኔ የምጥፈው በቀኝ እጄ ነው የምጥፈው በቀኝ እጄ ከትንሽነቴም አሁንም የምጽፈው በቀኝ እጄ ነው በግራ እጄ ጥፌ አላውቅም አልችልምም። ያው እርግጥ ስላላለመድነው ነው እንጂ የማይቻል ነገር የለም። እንኳን በግራእጅ በእግራቸው እየጻፉ ነው ብዙ አካል ጉዳተኞች በእግራቸው እየጻፉ ነው። እና እኔ እንደ አጠቃላይ የምጥፈው በቀኝ እጄ ነው። ይኸው ጽሁፌ ጥሩ አይደለም በነገራችን ላይ በቀኝ እጄም እየጻፍኩ ጽሁፌ ቆንጆ የሚባል አይደለም። ግን ዞሮ ተግራእጄ በቀኝ እጄ የምጽፈው እንደሚያምር ነው

እውነቱን ለመናገር የክላውንድ ማከማቻ የሚለው ራሱ እኔ ክላውንድ የሚለው እኔ አላውቅም። ወይን ከተማ ላይ ብቻ ያለ ነው ወይን ውጭ ሀገር ያለ ስም ብቻ ከሆነ ወይም ስሙ ሌላ ከአንድ ቦታ ወደ አንድ ቦታ የሚለያይ ከሆነ እሺ። ግን ክላውን እንደሚለው። አላውቅም ማከማቻ በሚለው ግን ማከማቻ ነገር ይሄ የቁሻሻ ማከማቻ ሊሆን ይችላል። የልብስ ማካመቻ ሊሆን ይችላል የተለያዩ ማካመች የምናክመችበት አሉ። እንጠቀማለን

አዎ ስማርት ፎን እጠቀማለሁ ኖኪያሲዋን ነበረችኝ በፊት አሁን ግን እንደዚህ ኦንላይን ስራዎችን እየሰራሁ ገንዘብ አገኘው እና የሃምሳ ሁለት ሺህ ብር። ሳምሰንግ ኤ ሰላሳ ስድስት በጣም ስማርት ስልክ ይዣለሁ አሁን የሰራሁበት ያለው ስልክ እሱ ራሱ ነው በጣም ነው የሚያምር ፈጣን ነው። ቪዲዮ ኤዲተርም ሆነ ሌላው ስትነካከው የፈለከውን ነገር ጂቢ ራሙ። በጣም ጥሩ ስልክ ነውና አስማርት ስልክ አዎ እጠቀማለሁ

ይኸው ስልኬን የምሞላበት እንግዲህ ሁለት ስልክ ነው የምጠቀም ብያለሁ ኖኪያ ሲዋርና ሳምሰንግ ኤ ሰላሳ ስድስት። እና ኖኪዋ ሁሌ በቀን አንድ ጊዜ እሞላታለሁ እቤት ስውል እንደውም እቤት አሁን እሁድና ቅዳሜ እቤት የምዉል ከሆነ። ከቀን ሁለት ጊዜም የምሞላበት ሰዓት አለ በጣም ስጠቀምበት። እንደዚህ ኦንላይን ላይ በጣም ሳበዛ በቀን ሁለት ጊዜ ሊሞላ ይችላለሁ። ይሄ ሰምሰንግ ኤ ስድስቱ ግን ተቀን አንድ ጊዜም ተሁለት ቀን አንዴም የምሞላበት አለ አብዛኛውን እሁድና ቅዳሜ ከሆነ ተቀን አንድ ጊዜ ነው። እሁድና ቅዳሜ ከሆነ ከቀን አንድ ጊዜ ነው የምመለው። ከሰኞ እስከ አርብ ከሆነ ግን በሁለት ቀን በሶስት ቀንም የምሞላበት አጋጣሚ አለ

አዎ ቅጥል ስም አለኝ አሁን እዚህ ከተማ ስመጣ ተረሳ እንጂ ገጠር። ቁመቴን በጣም አጭር ነበር የዛን ጊዜ እና ግማሹ ጉጥሬ ይለኝ ነበር ይሄ አንዱ ቅጥል ስሜ ነው ሁለተኛ ፍሬው ይለኝ ነበር። አንድ ደግሞ እስከ አስራ ሁለተኛ ክፍል የተማረ ጓደኛዬ ጥርሴ በጣም ወጣ ገባ ያለ ነበር አሁን አሳስሬው በጣም ቆንጆ ሆኖአል። ግን ያ እስከ አስራ ሁለት የተማረው ልጅ። ፍልፍሉ ይለኝ ነበር ፍልፍሉ ማለት በእኛ በኢትዮጵያ አንድ ኮሜዲያን አለ። ጥርሱ የወለቀ ነው ሀይለኛ አስቂኝ ሰው ነው በጣም የሚያስቅ ሰው ነው እሱን ነበር የምመስለው። እና ፍልፍሉ ይለኝ ነበር እነዚህ ናቸው ቅጥል

አዎ ስራዎችን በቅደም ተከተል ነው የማስቀምጠው እኔ እንደውም ገና ማታ ልተኛ ስል ነው ምን መስራት እንዳለብኝ ባልጽፍም በወረቀት በጭንቅላቴ አስቤያቸው ነው ምተኛው። በቃ ዛሬ አስር ሰዓት መነሳት አለብኝ ወይም ዘጠኝ ሰዓት መነሳት አለብኝ ካልኩ ቀጥታ እነሳለሁ። ከዛ እነዛን የማደርጋቸውን ነገሮችን አንድ በአንድ ደቂቃ በደቂቃ ለምሳሌ ሰላሳ ደቂቃ መጸለይ አለብኝ በቃ ሁሌ እጸልያለሁ በእምነቴ ኦርቶዶክስ ነኝ። ሁሌ መጽሐፍ ቅዱስ ዮዞር ጸሎት አደርጋለሁ። ከዛ የተወሰነ ልቦለድ ሊሆን ይችላል ስለ ንግድ አለም ሊሆን ይችላል የተጻፉ መጽሐፎችን አነባለሁ። ከዛ ያው ሚታዩ ዩቲዩብ ላይ የኦንላይን ስራ ሊሆን ይችላል ወይም አነቃቂ ነገሮችንም ሊሆን ይችላል ወይም በእምነቴ መዝሙር ወይም ስብከት አዳምጣለሁ። ከዛ ተነስቼ የማደርገውን ነገር ወደ ሌላ የሚሄድ ከሆነ ታጥቤ ምናምን ቁርሴን በልቼ እሄዳለሁ። እና እንደ አጠቃላይ በቅደም ተከተል ነው የማደርገው።

ያው እኔ ብዙም ገበያ አልሄድም ግን አንዳንድ ጊዜ በዓል ሲመጣ እንደዚህ ወይም በቃ መግዛት ካለብኝ የሆነ ልብስ ነገር የምገዛ ከሆነ በዛ አጋጣሚ ወደ ገበያ ልሄድ ይችላሉ። እንደ ከተማ በመሆኑ አንፃር ልብስ ለመግዛት ወይም የቤት አስቤዛ ነገር ለመግዛት ካልሆነ በቀር ሌላ ከብት ለመሸጥ ከብት ለመግዛት ዶሮ ለመግዛት ዶሮ ለመሸጥ የምንሄድበት አይደለም። አሁን ለምሳሌ በዓል ሲመጣ እርግጥ ዶሮ ልንገዛ እንችላለን የዛን ጊዜ ገበያ እሄዳለሁ እንጂ ይሄን ያህል ብዙም አልሄድም

የሚገርመው ነገር የስራ ቦታዬ በጣም የሚያደስት ነው። የኛ ሰራተኛ ብቻ አይደለም ከውጭ እየመጡ የሚዝናኑበት በጣም ገራሚ መስሪያ ቤት ነው። የኢትዮጵያ ታሪክ ሙሉ በሙሉ የተቀመጠበት እንዳለ በቃ ቆንጆ የታሪክ ቦታ ነው። የኢትዮጵያ ታሪክ ሙሉ በሙሉ አለ መጽሐፍ ሊሆን ይችላል። ሌላ ሌላ ነገሮች ሊሆኑ ይችላሉ። ብዙ ቅርሳቅርስ ቅርስ ሁሉ አለ። እነሱ እነሱ ያሉበት ሁኔታ ነው እና በጣም የሚያስደስት ነው

ያው አንዳንድ ጊዜ ማንቂያ ሰአቶችን እጠቀማለሁ እንደዚህ አሁን በጣም አሁን ለምሳሌ አራት ሰዓት ተይቼ ሰባት ሰዓት መነሳት አለብኝ ካልኩ በቃ ማንቂያ ነገር የምጠቀም ግዴታ አለብኝ ምክንያቱም ሀይለኛ እንቅልፍ ስለሚሆን እሱን ለማስታገስ እሱን ለመንቀፍ ሲባል እጠቀማለሁ። እንጂ አብዛኛው አሁን ዘጠኝ ሰዓት አስር ሰዓት ከሆነ የምነሳው ልምድ ሳያደረጉ ምንም አንቂ ደወል አያስፈልገኝም። ለምሳሌ ለአስር ሰዓት ለመነሳት ብዬ አላርሙን ብቀጥር ቀድሜ ነው በቃ አምስት ደቂቃ አስር ደቂቃ ሲቀረው እነሳ እነሳለሁ። አስቤያለሁ አእምሮዬ ስላሰበ ይሄን ያህል አልጠቀምም። ያው አንዳንዴ አስፈላጊ ሲሆን እጠቀማለሁ

እውነት ለመናገር ዳቦ ማብሰል አልችልም ጋግሬም አላውቅም። አይደል አገጋገሩም ትንሽ ከበደ ያለ ያው እርግጥ ብዙም ሁሌ ስለማይጋገር። እንድንለምድ ስላልተደረገ እንጂ ከእንጀራ ከብዶ አይደለም ከሌላው ስራም ከብዶ አይደለም። ግን አንዳንዴ ስለሆነ የሚጋገር የመጋገር እድሉንም አላገኘነውም ለዛ ነው። ግን በብረትምጣድ አሁን እንደ ቂጣ ነገር መጋገር እሱ እሱ ቀላል ነው ማንም ሰው የሚጋግረው ነው። እንደዛ

እኔ በዚህ ስራ ሳይለንሲዮ ስራ ላይ ከሰራው የባለፈውን ሶስት መቶ ቪዲዮውን ሰርቻለሁ እዛው በአማርኛ አሁን ደግሞ ስድስት መቶ ሰማንያ ሶስት ሪከርዶችን እንድናደርግ ጋብዛችሁናል። እና አንጀ አጠቃላይ በእናንተ ስራ ላይ ይሄንን እነዚህን ብቻ ነው ገና የተሳተፍኩ። ግን ይሄንን የመሰለ ጄን የሚባል ካምፓኒ ዩናይትድ ኪንግደም የሚገኝ ላይ። እዛው እንደናንተ አይነት የቋንቋ ግባት የሚያሰባስብ ላይ ተሳትፌያለሁ። ለእናንተ ግን እነዚህ ናቸው በቃ ሶስት መቶ ቪዲዮን ሰርቻለሁ ከዚህ በፊት። አሁን ደግሞ ከስድስት መቶ ሰማንያ ሶስቱ መቶ አርባውን ምናምን ሰርቼዋለሁ።

አዎ የመንገዴን ስም አውቃዋለሁ እኔ የምኖረው ቱሉ ድምቱ የሚባል ሸገር ሲቲ በአሁኑ ስሙ ሸገር ስት ይባላል ወይም ቱሉ ደምቱ። ከዚያ ተነስቼ ሜክሲኮ ነው የምሄደው ሜክሲኮ ማለት ዋናው። የቢሮዎች መሰብሰቢያ ያለበት ትልልቅ ህንፃ ትልልቅ ቢሮ ያለበት ወይም ጥቁር አንበሳ ጥግ ያለ ነው። እና ከቱሉ ድምቱ እስከ ሜክሲኮ ብዙ አይነት መንገዶች አሉ ሰፈራ ለጋሃር ጋርመንት ሃና ማርያም የሚባሉ እነሱ እነሱን አልፌ ነው የምሄደው

የሆነ የበ በጋ ወቅት አብዛኛውን በጋ ላይ ትምህርት ነው ያለን ትምህርት እንማራለን። እና በቃ ትምህርት የምንመርስ በኋላ ቤተሰብን ስራ እንረዳለን። እንደዚህ ያደረግነው አብዛኛው የበጋን ሁኔታ የምናሳልፈው። አሁን ደግሞ ውስጥ መርጠን ከጨረስን በኋላ በበጋም በክረምትም የመንግስት ስራ ቤት ነው ተቀጥሬ የምሰራው። እና በጋው ምክረምትም ይሄው አንድ አይነት ነው። ይሄን ያህል ልዩነት የለውም። ምክንያቱም ቅጥር ከሆነ ይኸው ቅጥር ነው ቢሮ ትገባለህ ትወጣለህ ያሁን ያለው ሁኔታ እንደዛ ነው።

ያው ገመር መጠቀም ሲባል አሁን ብዙ አይነት ሊሆን ይችላል። የመብራት ገመድ ሊሆን ይችላል የመብራት ገመድ ከሆነ አዎ በደንብ ነው እምጠቀመው በአሁኑ ጊዜ ደግሞ ኢትዮጵያ እንደሚታውቀው አባይ ግድብን ገድባለች። እና እንዲያውም እሱ ደግሞ እንኳን ለኢትዮጵያ ለሀገሯ ይቅርና ለውጭ ለግብጽ ለሱዳን ለጅቡቲ። መብራት የመስጠት ሀይል ይኖራታል በጣም በሀይለኞው ስለሆነ የገደበች እና መብራት ገመድ ሲባል እሱ ነው ከዛ ድረስ እየመጣ በገመድ ተጎትቶ በየቤቱ መብራት ማለት ይሄ ነው። በቃ መብራት ገመድ። ሌላ ደግሞ ገመድ ሲባል ይሄ ቤት ላይ የምንጠቀመው ሊሆን ይችላል። ለገበሬዎች እሚጠቀሙት የነዶ መጫኛ ወይም ጭድ ይባላል ለሱ መጫኛ እሚጠቀሙበት ሊሆን ይችላል። እነዚህ እነዚህ ናቸው ገመዶች ያው አውቃለሁ

አዎ ስልጠና በደምብ ነው የምወስደው አሁን እንደውም ስልጠና ሲባል ቀደም ስልጠና ሲባል ከፍለህ ከዛ ቢሮ ተገኝተህ የምትሰለጥነው ነበር አሁን ግን ያለው ስልጠና በጣም ቀላል እና ቀላል ነው ቴክኖሎጂ በጣም አቅልሎልናል ሁሉን ነገር ቤታችን ሆነን ነው መሰልጠን የምንችለው ለምሳሌ እንግሊዘኛ ቋንቋ ከሆነ መሰልጠተን የምንፈልገው እቤታችን ቁጭ ብሎ ቪዲዮ ኤዲተር ከሆነ፣ ግራፊክ ዲዛይን ከሆነ፣ ሌላ ሌላ ክህሎቶችን ለመማር ከሆነ ቤታችን ቁጭ ብለን የምንማርበት ነው። እና እኔ ስልጠና ትወስዳለህ ወይ ለሚለው አዎ እወስዳለሁ እንግሊዘኛ አሁን እየተማርኩ ነው በኦንላይን ቢድዮ ኤዲተር እየተማርኩ ነው በኦንላይን ሌላ የወሰድኳቸው ስልጠና እንደ ትምህርት ደግሞ ይሄ ኢፍ ሚንስ የሚባል የመንግስት ስራ የምንሰራበት ስልጠና አለው

ያው ወደ መናፈሻ አብዛኛውን እኔ ከሰኞ እስከ አርብ ነው የምሰራው ስራ። በእነሱ ባለው ሰዓት እዛው ቢሯችን ላይ መናፍሻ አለ እሱ ላይ እሄዳለሁ። እሁድ እና ቅዳሜ ግን ማለ ቼክ ስሰራ እውላለሁ እዛው ቢሮየ ላይ ሆኜ። ከዛ አስራ አንድ ሰዓት። ቀደም ካልኩ አስር ሰዓት ወጥቼ ወደ መናፈሻ ወደ መዝን ወደ መዝናኛ ወደ አደባባዩ ሄጄ እዝናናለሁ። ይሄ ነው ያለው ነገር አብዛኛውን መርህ መናፈሻ። በቃ ጭንቅላቴን ለማደስ የተለያየ አዲስ ሀሳብ ለማየት። ጭንቅላቴ አዲስ ነገር እንዲያይ እንዲመለከት ለማድረግ እዛ እሄዳለሁ

ያው እውነት ለመናገር ከተማ ከመጣው በኋላ የሸክላ እቃዎችንም ብዙም አልተጠቀምንም። እንደው ድስት የሚባል አንድ የሸክላ ጥቅም የሸክላ በሸክላ የወጥ እየየሰራን እንጠቀማለን ግን ሌላው ይሄ ብረት ድስት በሚባል ወይም ብረታብረት ከሆኖች ነው። ሸክላ ላይ በአብዛኛው የምንጠቀመው ገጸር ነው። ወጥ ለመስራት ውሃ ለመቅዳት ራሱ እንስራ እየተባለ የሚጠራ ከሸክላ የሚሰራ አለ። ብዙ ነገር ከሸክላ የሚሰሩ ነገሮች አሉ መታጠቢያ ሊሆን ይችላል። ብዙ ነገሮች ከሸክላ የሚሰሩ እንስራ ጋብኝት ነገር አሉ። እንደዛ ነው

ያው በአካባቢያችን የአካባቢያችን ገበያ እንዴት ነው? ለሚለው የአካባቢ ገበያችን በጣም ቀን ተቀን እየተቀያየረ ነው በጣም እየጨመረ ነው ያለው። በቃ ዋጋው አቅርቦቱ ይሄን ያህል አልቀነሰም። ግን ዋጋው በጣም እየጨመረ ነው ይሄ ደግሞ የሆነበት ምክንያት የኢትዮጵያ ብር በጣም የመግዛት አቅሙ እየቀነሰ ከመሆኑ አንፃር ይመስለኛል። እንጂ አቅርቦቱ አንሶ አይደለም። ግን አንድም ማደንቅለት ነገር የገበያ ሁኔታ ቆንጆ ነው የምለው። ሁሉ ነገር በጣም የተሸሻለ ነው የድለበሪ የሚባል። ዝም ብለህ በስልክ ታዛለህ ወይም በቴሌግራም ወይም በዩቲዩብ ወይም በፌስቡክ ታዘዘና። እቤት ድረስ የማምጣት ያህል ደርሷል። አሁን በቃ የትም ሆነህ የፈለከውን ምርት የማግኘት እድሉ ደግሞ ይሄማ እንደ ጥቅም ነው ብዬ አስባለሁ። እንደውም

አዎ ቀርካሃ በአካባቢያችን አለ ቀርካሃ ለብዙ ነገር ያገለግላል። ለመቀመጫነት ለወንበር ሊሆን ይችላል። ለሌላ ለአልጋ ሚሰራ ሊሆን ይችላል በቃ ቀርካ ማለት እንደ ሸንበቆ ነገር ነው ግን ከሸንበቆ በጣም የጠነከረ ነገር። በጣም ድርጁ የሆነ ነገር ቶሎ በቀላሉ የማይሰበር። ሲሰራ ደግሞ በጣም ውበት ያለው ነገር ነው። ቁመቱን በጣም ረጅም ነው ቀርካ በጣም ረጅም ነው ከምንም በላይ የሚረዝም ነገር ነው

የቀን ሙቁጠሪያ እኔ አልጠቀምም የቀን ሙቁጠሪያ ማለት እንደ እኛ ይሄ በእጅ ላይ ወይም ባአንገት ላይ ተደርጎ የሚቆጠር ነገር ስለሆነ። እሱን አልቆጠረም ግን ሌላ ይሄ የቀን መቁጠሪያ ማለት ይሄ። በስልካችን በአፕሊኬሽን ተጭኖ የምንጠቀመው ከሆነ አዎ እሱን ሁሌ ነው የምጠቀመው። የኢትዮጵያ ቀን አቆጣጠር አለው የፈረንጅ ደግሞ አቆጣጠር አለው። አንዳንዴ በስምንት ቀን በስምንት በሰባት ቀን የሚበልጡበት ስላለ። እሱን ለማወቅ አብዛኛውን የቀን መቁጠሪያ እጠቀማለሁ።

እኔ እንደማስበው ተጎረቤቶቼ ጋር ጥሩ ግንኙነት አለኝ ብዬ ነው የማስብ ምክንያቱም እኔ ካልደረሱብኝ አልደርስም እኔም ሰው ላይ አልደርስም በቃ አትምኩኝ አልለካም ነኝ የሚያስፈልገው ነገር ካለ በዛ እንገናኛለን እንጂ ሌላ ስለ ህይወት ታሪክ እንደዚህ ጠለቅ ያለ ነገር የእሱ ህይወት እንደዚህ ነው የኔ ህይወት እንደዚህ ነው የሚል ብዙም ግንኙነት አላደርግም ተሰዎች ጋር በቃ የስራ ንክኪ ከሆነ ከስራዬ ጋር በደንብ አወራለሁ። ጉርብትና እራሱን የቻለ ቀልዳ ቀልድ ከሆነ ትቀላለዳለህ ግን ሌላ ነገር ብዙም እንትን አልልም እና በቃ እኔም እንዲደርሱብኝ አልፈልግም እነሱም እንዲደርሱብኝ ስለማልፈልግ በሰላም ትኖራለህ እንደዚህ ነው።

ለራሴ ቅርጫት የለኝም ግን ቤተሰብ ላይ ስናድግ ስንኖር አለ በቃ አብዛኛው ስራ ገጠር ላይ የሚሰራ በቅርጫት ስለሆነ ለምሳሌ የገበሬው ነዶ የሚሰበሰበው በቅርጫት ነው። ቤት ላይ የሚሰሩ የሚወጡን የከብት አስተዋጽኦ ሊሆን ይችላል። ሌላው አፈር ምናምን ድንጋይ ማጓዣ ሊሆን ይችላል። የምንጠቀምባቸው በአብዛኛው ቅርጫት ስለሆነ እዛ ቅርጫት አስፈላጊ ነው። በቃ መሸከሚያ ነገር ስለሆነ እስከሆነ ድረስ ያስፈልጋል

አዎ ኢንተርኔት አለኝ። ከአሁን ቀደም በዳታ ነበር ከቴሌ እየገዛው የምጠቀመው አሁን ግን ዋይፋይ አለኝ። በቃ ምንም ገደብ የሌለው ዋይፋይ ነው እየተጠቀምኩ ያለሁት እና እንደጠቃላይ ኢንተርኔት አለኝ። ደግሞ አስፈላጊ ነው ኢንተርኔት ሶሻል ሚዲያ ላይ በጣም የሚጠቀም ሰው ከሆነ ሁሌ በብር ገዝቶ አይገፈውም። ስለዚህ እንደ አጠቃላይ ኢንተርኔት መግዛት አለበት። ገደብ የሌለው ኢንተርኔት ሊሆን ይችላል የአመት ሊሆን ይችላል ለወር ሊሆን ይችላል። በቃ ለሳምንትም ሊሆን ይችላል ግን ገደብ የለም ኢንተርኔት ገዝቶ ቢጠቀም እኔ እመክራለሁ። ምክንያቱም ወደ ደቂቃ ወይም ወደ ገደብ ለሌለው ካልገዛ በአንዴ ብሩ ስለሚያያቅ። ወጪውን ስለማይችለው ብዬ

የቤት እንስሳ አለህ ወይ? አዎ የቤት እንስሳ አለኝ። እንደውም አሁን አሁን አሁን የለኝም፣ ግን ቀደም ላይ ለምሳሌ በመጀመሪያ ገና ዶሮ ነበረኝ። ዶሮ አንድ ዶሮ ገዛሁ ከዛ እያራባሁ እያራባሁ ብዙ ዶሮዎች አስርና ከዛ በላይ ዶሮዎች ሆኑኝ ከዛ በመቀጠል በግ ኖረኝ፣ በግ ነበረኝ። በግም እንደዛው እየተራቡ እየተራቡ እዛ ከብት ከብቶች ነበሩኝ። አሁን ድረስ ነበረኝ አሁንም አሉ እና ለቤተሰብ ሰጥቻቸው ነው። ከብቶች አሉ እና እንደ አጠቃላይ የቤት እንስሳ አለኝ

እኔ የምችለው ቋንቋ ከቤተሰብ የወረስኩት ቋንቋ ዋነኛው ቋንቋዬ አማርኛ ነው አማርኛ በደንብ መስማት መጻፍ መናገር ማንበብ በጣም ነው የምችለው ምክንያቱም የተወለድኩበትም ቋንቋ ነው የእናቴም ቋንቋ ነው። የተማርኩ ትምህርትም የተማርኩበት በአብዛኛው አማርኛ ቋንቋ ነው እስከ ሰባት ድረስ ባለው አማርኛ በጣም ነው የምችለው። ሁለተኛ ቋንቋ እንግሊዘኛ እንግሊዘኛ ያው በመማር የመጣ ነው። ትምህርት ቤት በመማር ሙሉ በሙሉ ባልችልም ግን እንግሊዘኛ የተወሰነ እሰማለሁ የተወሰነ እናገራለሁ መጽሐፍ ማንበብ ያው እችላለሁ ሙሉ በሙሉ እችላለሁ። እና ሁለት ቋንቋዎችን ነው የምችለው እንዳጠቃላይ አማርኛ እና እንግሊዘኛ

በነገራችን ላይ እኔ የጠዋት ሰው ነኝ አምሽቼ አልተኛም አብዛኛውን ጊዜ ምተኛው ከሶስት ሰዓት እስከ አራት ሰዓት ባለው ሁልጊዜ እተኛለሁ አንዳንዴ ከሁለት ሰዓት ጀምሮ ልተኛ እችላለሁ። እና ጠዋትን በጣም የምጠቀም ሰው ነኝ። አስራ አንድ ሰዓት ወይም አስር ሰዓት ተነሰቼ ብዙ ስራዎችን እስከ አንድ ሰዓት እስከ አስራ ሁለት ሰዓት ባለው ሰዓት በጣም በሃይለኛው ብዙ ስራዎችን የምሰራባቸው ነው። እና የጠዋት እይታዬ እኔ በጣም ጥሩ ነው ብዬ አስባለሁ። ጠዋት ላይ የሚነሳ ሰው ለሚቀጥለው ስራ ወይም ለሚቀጥለው ቀን በጣም ጥሩ ስኬታማ ይሆናል ብዬ አስባለሁ። ምክንያቱም አንድ ሰው ስራ ከመሄዱ በፊት ወይም የሆነ ነገር ከማድረጉ በፊት ቅድመ ዝግጅት ስለሚያደርግ ለምሳሌ መያዝ ያለበት ነገር ካለ ዶክመንት ሊሆን ይችላል ምሳ ሊሆን ይችላል። ረጋ ብሎ አዘጋጅቶ በደንብ ሳይረሳ ሰፋ ያለ ጊዜ ይኖረዋል ያለማአዘጋጀት ቁርሱንም በመብላት ከሆነ ረጋ ብሎ ቁርሱን በልቶ የመሄድ እድሉ ያጋጥመዋል። ሌላው ሲቀር በቃ የተረጋጋ አእምሮ ይሆናል የሩጫ አይሆንም። መንገድ አሁን ቢዘጋጋበት ረፈደ አረፈደም ብሎ ልቡ ዛሬ እየተንጠለጠለ ሰውየው እዛ ሄዶ ነው የሚሰራው ስራ ጥሩም አይሆንም። ግን በጥሩ ሰዓት ጥሩ ሰዓት አትርፎ የሚሄድ ከሆነ። ቀጥሎ ላይ የሚሰራው ስራ ለውሎም በጣም ጥሩ ነው ብዬ አስባለሁ

እኔ የምጠቀመው ትራስ ምንድነው እንደየሁኔታው ነው። አንዳንዴ አሁን አልጋ ላይ ስተኛ አንድ ትራስ አንድ አንድ ትራስ ነው የምጠቀመው ግን አሁን ባለበት ሰዓት እየተኛሁ ያለው ኦለል ላይ ነው የምተኛው ኦለል ማለት ዝም ብሎ ሲሚንቶ ላይ ፍራሽ አድርጌ ነው የምተኛ እና ፍራሿ አጭር ናት አጭር ከመሆኑ የተነሳ አንድ አንድ አንድ ትራስ ፍራሽ ላይ እቀጥላለሁ ሁለተኛ ላይ ሁለተኛ ላይ ደግሞ ሌላ ትራስ እጨምርና ሁለተኛው ስለዚህ ሁለት ትራስ እጠቀማለሁ ማለት ነው።

ያው እኔ የምወደው ምግብ ይኸ ነው። አልልም በቃ የተገኘውን ምግብ እበላለሁ እንደ ኢትዮጵያ መርጠው መብላት ሳይሆን የተገኘ የመብላት ስራ ነው እየሰራን ያለን በቃ የሆነ ኑሮ ከኑሮ አንፃር ከኢኮኖሚ አንፃር ስናይ መርጠህ በርገር ቢዛ የምንበላበት አይደለም። በቃ ያለው የኢትዮጵያ የብር ሁኔታ የኢኮኖሚ ሁኔታም የሀገሪቱ ሁኔታም ገንዘብ በበቂ ሁኔታ እያገኘን አይደለም። ስለዚህ ይሄን ያህል የምንወደውን ምግብ መርጠን አይደለም እምንበላ የተገኘውን ምግብ ነው በአብዛኛው እየበላን ያለን። ግን ከተገኘ ጥሩ ከሆነ ስጋ ብንበላ አንዳንድ ጊዜ ከሳምንት አንዴ ከወር አንድ አራት ጊዜ ስጋ ብንበላ በጣም ደስ ይለኛል። ሌላው አዘውትረን አታክልት ብንበላ በቃ ለጤና ወሳኝ ስለሆነ አዘውትረን አታክልት ብንጠቀም በጣም ነው የሚያስደስተኝ በቃ ጥሩ ነገር ነው ብዬ ስለማስብ አታክልት በጣም ነው

የጎረቤቶችን ድምጽ አልሰማም ገጠር ላይም በማድግበት ጊዜ የአንዱ የአንዱ ቤት ወዳ ራቅ ብሎ የአንድ ቤት ራቅ ብሎ ነው እንደዚህ የተያያዘ አይደለም ገጠር ላይ ያለ ቤት። ከተማ ላይ ሰኖር ደግሞ የ የብሎኬት ስለሆነ ወይም ከግንብ የተሰራ ስለሆነ የአንዱ የጎረቤቱን የጎረቤቱ ወሬ መስማት አይሰማም። አያሰማም በቃ ራሱ ህንፃው እንዲሰማው ስለማያደርግ የጎረቤታችንን ድምጽ ሰምቼ አላውቅም። አሁንም እየሰማውም አይደለም።

አዎ በመሬት ላይ መቀመጥ ይመቸኛል ይሄን ያህል ያው እንደ አልጋ እንደ ሶፋ ወይም ሌላ እንደ ምቹ ነገር ምቹ ነው ባይባልም ግን መሬት ላይ መቀመጥ ጥሩ ነው። ጥሩነቱ ምንድነው? እንዳሻህ ነው እግር የምትዘረጋ እንደሻ መንከባለል ትችላለህ በቃ ምንም ሆነ ገደል እወድቃለሁ ብለህ የምትሰገው ነገር የለም። እንዳሻህ መጫወት ትችላለህ በቃ ሁሉን ነገር ማድረግ ስለምትችል እና መሬት ላይ መቀመጥ በጣም ነው ደስ የሚለው። ስትፈልግ ትንበለበላለህ ስትፈልግ ትቀመጣለህ በቃ የፈለገነውን ነገር ማድረግ ስለምንችል

አዎ አካባቢዬን በጣም ነው የምወደው እኔ አሁን ያደኩት ከአንድ እስከ አስራ ሁለት ስም ማር ከቤተሰብ ጋር ነው የተማርኩ፣ ከዛ ቤተሰብ ጋር ሆኜ ተማርኩ እና እዛ ያለው አካባቢ አየሩ ሁኔታው በቃ ያለው ሜዳው እንደዚህ ያለው የሚሄደው ሁኔታ በጣም ነው የሚያስደስት ወይና አደጋ ስለነበር እንዳሻ ትጫወታለህ፣ እንዳየህ እንዳሻ ትዘላለህ ስራም በጣም ሁሉ ነገር ሁሉ መሬት በቃ የዘራበትን ያበቅላል እና ያ አካባቢውን በጣም ነው የምወደው ንፋሱ ምኑ አሁን ያለሁበት ደግሞ አዲስ አበባ ነው የምኖር ትሉዲምቱ ይባላል በቃ ጠጥ ያለ ነው እንደዚህ እንደመገናኛ ግርግር ያለበት አይደለም ለመኖር በጣም የሚመች ጠጥ ያለ ሌባ የሌለው ምንም የሌለው እንደዛ ስለሆነ በጣም ነው የምወደው።

እኔ የምጠቀመው ብርድ ልብስ አንድ ብርድ ልብስ ነው ወይ እንደውም እሱም ሳሳ ያለ አንሶላ ነው። ይኸው አንዳንድ ጊዜ አሁን በክረምት ሲሆን ብርድ ሊሆን ይችላል የዚያን ጊዜ ከውስጥ ቱተዎችን እንደ ፒጃማ አይናቶችን ለበሼ ሙቀ ብርዱን ለመከላከል። እጥራለሁ እንጂ አብዛኛውን ጊዜ ሙቀት ስለሆነ ነው የሆነ አንሶላ ነገር ለብሽ ነው የምተኛው አንድ ብቻ። ሌላ ተጨማሪ ምንም አያስፈልገውም በቃ ሙቀት ከመሆኑም አንፃር ይሄን ያህል ሙቀት ሳይሆን ብር ደግሞ አይደለም። ምቾት የሚሰጥ ያ ሳሳ ያለው ስለሆነ ያንን ብቻ ነው የምጠቀም

እንዴ እንዴ እንዴ በሚገባ ነዋ የህዝብ ማመላለሻ በጣም ነው የምጠቀመው። አሁን የመንግስት መስሪያ ቤት ነው የመሰራው እና ይሄ ሰርቪስ ወይም ፐብሊክ ሰርቪስ ተብሎ ይጠራል። በሱ ነው የምንመላለስ የህዝብ ማመላለሻ ነው። በቃ እንደ አጠቃላይ አለበለዚያ ደግሞ በሱ አልመጣም ካልኩ ወይም ቀድሜ ከመጣሁ እዛው ራሱን የቻለ ባስ አለ። ሙሉ ህዝብን የሚያመላልስ በሱ ሰባ ሰማንያውን አንዱ ባስ ጭኖ ሰው በሰው ላይ ተሸጋግመን የምንመጣበት ነው። እና እንደ አጠቃላይ ከኑሮ አንፃር ስታይም ባሶችን የኢትዮጵያ ውስጥ በጣም እየተጠቀመ ነው። ምክንያቱም ታክሲ ልሄድ ቢል በባስ ሃያ አምስት ብር የምንመጣው በታክሲ ግን መቶ ብር ስለሆነ የምንመጣ እና እኔም እንደ ህዝብ የህዝብ ማምላለሻዎችን ነው

እኔ አብዛኛውን ጊዜ ዜና የማገኝበት ቴሌግራም ቴሌግራም በጣም ነው የምጠቀመው ቻናሎችን። ኢትዮጵያውያን አዲስ መረጃ የሚል ትክባ የሚባል አለ። ዘመድኩን የሚባል ደግሞ አንድ ጀርመን ላይ የሚኖር የራሱ የሆነ የቴሌግራም ግሩፕ አለው። እና እንደዚህ አይነቶችን ግሩፖችን እየፈለኩ መረጃዎችን በአጭር ጊዜ ነው። የማገኝ አብዛኛውን ጊዜ እኔ ዩቲዩብ ገብቼ ውሸቱንም እውነቱንም የምሰማበት ምንም ጊዜ የለኝም። በቃ አንድ ጊዜ ቴሌግራም እገባለሁ። እውነታው እውነተኛ ያራምዳሉ የሚሉ ግሩፖች አሉኝ። እነሱን አይቼ ነው የምወጣ ዩቲዩብ ላይ። እኔ የምፈልጋቸውን ብቻ ሰብስክራይብ ያደረኳቸው አነቃቂ ሊሆን ይችላል። እንደዚህ የኦንላይን ስራ የሚሰሩ የሚያስተውቁ ሊሆን ይችላል። እነሱን በመከታተል ነው አብዛኛውን የማሳልፍ። እና ሙሉ በሙሉ የኔ የዜና መረጃየ ቴሌግራም ነው

በሚገባ ለሌሎች ማስተማር በጣም ነው የምችለው ያለኝን እውቀት፣ ያለኝን በቃ እችላለሁ የምለውን ነገር ለሌሎች ሰው ማስተማር በጣም ነው የምችለው ለምሳሌ አሁን እንደዚህ ኦንላይን ስራዎችን እንዴት እንጀምር፣ እንዴት እንሰራ፣ እንዴት አድርገን ብንሰራ ነው ጥሩ የሚሆነው ሲሉኝ እኔ የሰራሁት ከሆነ በቃ እንዲህ እንዲህ አድርጋችሁ ስሩ፣ ይሄን በዚህ ብትከፍቱ፣ ይሄን በዚህ ብታደርጉ እኮ በጣም አሪፍ ነው እያልኩ የሆነ እርዳታ እየሰጠው ሰዎችን አስተምራለሁ። ሌላው ቢሮ ውስጥ ስንሰራ የኮምፒውተር ሊሆን ይችላል፣ እንዴት ነው ይሄ ብር የሚከፈል እንዴት ነው ይሄን ኮፒ ፔስት ማደርገው የሚል እንደዚህ ቀለል ያሉ ነገሮችን ሊሆን ይችላል ከበድ ያሉም ከሆኑ እኔ የምችላቸው ከሆኑ እሱን እንዲያስተካክሉ ለማድረግ ያው እሞክራለሁ እንደዚህ ነው በቃ ያለኝ ማስተማር ችሎታ።

እኔ ደሞዝ የማገኝበት ቀን እንደ መንግስት መስሪያ ቤት አሁን ይለያያል አንዳንዱ መስሪያ ቤት በሰላሳ ይከፍላል አንዳንዱ ደግሞ በአንድና በሁለት ይከፍላል። የኛ መስሪያ ቤት ግን ሃያ ሁለት እና ሃያ ሶስት ላይ የወር ደሞዝ ይከፍላል። እና አብዛኛውን ጊዜ እኔ የማገኝበት በሃያ ሶስት እና በሃያ አራት ነው። በነገራችን ላይ የወር ደሞዝ በዚህ ገባ በዚህ ምንም ለውጥ የለውም። ምክንያቱም እዚህ ግባ የሚባል ስላልሆነ ከኑሮ አንፃር ስታይ የወር ደሞዝ ምንም ነገር ስለማይጠቅም ይግባ አይግባ እኔ ምንም ትዝ አይለኝም። እንደዚህ አይነት የኦንላይን ስራዎችን እየሰራሁ ወይም ለላ ስራዎችን እየሰራው ጠቀም ያለ ገንዘብ ስለማገኝ እኔ ለዛ ብዙም ደንታ የለኝም። ለጥያቄው ግን ይሄን ያህል መልስ ሲባል ደሞዝ በየትኛው ቀን ታገኛለህ የሚለው በሃያ ሶስት እና በሃያ ሁለት ባለው ቀናቶች ላይ ደሞዝ አገኛለሁ

ያው እንግዲህ ስንማር ብዙ አይነት የምንጽፍባቸው ነገር አሉ። እርሳስ አለ፣ ጥቁር ስክሪብቶ አለ ቀይ ስክሪፕቶ አለ ሰማያዊ ስክሪፕቶ አለ። እና በአብዛኛው የምንጽፍ አሁን ከአንድ እስከ ሶስት ከሆነ በእርሳት ነው የምንጥፍ አብዛኛውን ጊዜ ጥሁፋችን ስለሚበላሽ ምናምን እሱን እያጠፋን ለማስተካከል በእርሳስ ነበር የምንጽፍ ከዛ ከፍ እያልን ስንሄድ በሰማያዊ ስክሪፕቶ መጻፍ ጀመርን በሰማያዊ ስክሪፕቶ እየጻፍን እስከ እስከ ስምንት ተማርን ከዛ ደግሞ ከዘጠኝ እስከ አስራ ሁለት ባለው ቀይ ስክሪፕቶ ጨመርንበትና በደንብ እየጻፍን በቃ ጥሩ ጥሩ ሀሳብ አላቸው የምንላቸውን ስለምናውቅ እነሱን እያሳመርን መማር ቀጠልን ይሄን ይመስላል።

እንግዲህ ያው ኢትዮጵያ ውስጥ እንደመኖሬ ብዙ ቦታዎችን ለመጎኘት እድሉ አጋጥሞኛል። በመንግስት መስሪያ ቤትም ይሁን በትምህርትም ይሁን ብዙ ቦታዎችን ለመጎብኘት እድሉን አግኝቻለሁ። ለምሳሌ እኔ የተወለድኩት አማራ ክልል ነው። ከዛ ወደ አዲስ አባባ መጣሁ ከአደስ አበባ መጥቼ። ጅጅጋ ሄድኩ ጅጅጋ አራት አመት ተምሬ መጣሁ። ከዛ ተምሬ መጣሁና ተመርቄ እዛው አዲስ አበባ መጣሁ ከአዲስ አበባ የመንግስት ስራ ገባው። ከዛ አዛ መስሪያ ቤት ብዙ ሀገሮች እንድጎበኝ አደረገኝ ለመጀመሪያ ጊዜ ደሴ ሄድኩ። ከዛ ከደሴ አዳማ ሄድኩ ከአዳማ አርሴ ሄድኩ። ከአርሲ ዝዋይ የሚባል ቦታ ላይ ሄድኩ በጣም የሚቀርብ ቦታ። ከዛ ቀጥዬ ደግሞ ድሬድዋ ሄድኩ። ሀዋሳን ለመጎብኘት በቅቻለሁ። እና ይሄንን ይመስላል